በብእር ወይም በእርሳስ ትጽፋለህ? ጥሩ ጥያቄ ነው ደስ የሚል ነው አሪፍ ነው። ያው እንግዲህ የሰውን የሚጽፈው የተለያዩ መጽሐፊች አይነቶች ቢኖሩ አሁን ላይ ዘመን ያመጣችሁ የተለያዩ መጽሐፊያዎች አሉ። አሁን ለኔ ደግሞ ከብር አልፈው ወደ ዘመናዊ ነገሮች በድጅታል ለአለም ስለገባን ያው ሶፍትወር ነገሮችን የምንጽፋቸው። ያው እንግዲህ በብር ወይም በእርሳስ ትጽፋለህ የሚለው ጥያቄ በጣ የምጽፈው እኔ ስማር ድሮ አስቼ በብእር ነው በቃ የምገዛልንም ወላጆቻችን የሚገዙልን ብእር ነው። እሱን ይዘን በቃ እየጻፍን እርሳስ ደግሞ ስንፈልግ ለአንዳንድ ስዕል መሳሌዎች ምናምን እንጠቀማለን ግን በአብዛኛው በቃ የምንጠቀመው በቃ በጣም ብዙ ፐርሰንቱ ዘጠና ዘጠና አምስት ፐርሰንቱን ዘጠና ዘጠኝ ፐርሰንት የምንጠቀመው ብእር ነው። አንስቼ ስማርም እስከመጨረሻ እስከ ዩንቨርስቲ ስማርም የምጠቀመው በእር ነው በቃ የምጽፈው በሱ ነው የተለያዩ ጉዳዮችን የተለያዩ ትምህርቶችን የተለያዩ የትምህርት አይነቶችን ቁጥሮችን ቀመሮችን ጽንሰ ሀሳቦችን የተለያየ ስነ ጽሁፍ እንዲው ዝም ብዬ የተለያየ ፕሮግራም በጣም በብእር ነው የምጽፈው እንግዲህ። የምጠቀመው አሁን ራሱ እየተማርኩ ያለሁት የተለያዩ የመስመር ላይ ትምህርቶች መማር መማራት በብእር ነው የምጽፈው። እና የብእር ጠቀሜታ እንግዲህ ለሁሉም ሰው ግልጽ ነው ያለው ነገር አንዲት ነገር የለውም ሁሉም ሰው ይጠቀማል ለተለያይ ፕሮግራሞች እጠቀምበታለሁ እጽፍበታለሁ የተለያየ ማስታወሻዎችን እኒዛለን የሰው ላጅ መቼም አእምሮ ይረሳል እና ግዴታ መጻፍ አለበት የተጻፈ አይረሳም እና በፈለግነው ሰዓት አውጥተን አስታውሰን ምናምን እንጠቀምበታለን። እና በዛ ልክ ነው ያለው ብእር በጣም እጠቀማለሁ ከምንም በላይ ይሄ ህይወቴ አንዱ አካል ነው። በቃ ማንበብ ካለ ማንበብ ካለ መጻፍ ካለ የሆነ የሚያስፈልግ ግን ስራ መሰረት ከቻልን ብእር ግድ ነው እና ብእር ይዘን እንግዲህ እንቀሳቀሳለን በዚያ ልክ ነው የምንጠቀመው። እንግዲህ እኔም እጠቀማለሁ ብእርን በተለያዩ ነገሮች ነገሮች ፕሮግራሞችን እቅዶችን የተለያዩ ነገሮች ስጠቀም ሳነብ ማስታወሻ ማውጣት ብእር ተጠቅሜ ነው ሁሉን ነገር የምሰራው በብእር ነው እንግዲህ። ካለ እሱ ሌላ ዝም ብሎ አይቶ ማንቦ ማለፍ ወይ ተረድቶ ማለፍ ትንሽ የመረሳት ነገር አለ እና ከእንግዲህ በኋላ ከ ከቀናት በኋላ ከሳምንት በኋላ ትንሽ ተመልሶ ለማስታወስ ትንሽ አስየጋሪ ስለሚሆን ግዴታ ማስታወሻ ያስፈልጋልና ተጽፎ በወረቀት ያለ ነገር ድጋሚ ስናነበው ወይም የሆነ ነገር ሲያስፈልገን እና ቀጥታ ወደዚያ ነገር ህድን ወደዚያ ነገር ህደን በብእሩ በብእራችን የፀፍነውን ነገር ማስታወስ ስናይ እንደ አዲስ ለማስታወስ ይጠቅመናል። እና በጣም ጠቃሚ ነገር ነው ብእር እንግዲህ ሁሉም ሰው የምትጠቀመው ነገር ነው። በተለያዩ ቢሮዎች የተለያዩ ሰራተኞች በቃ የተማረ ሰው ከኪሱ ብር ሊጠፋ አይችልም ግዴታ መኖር አለበት እና ግን ከማስታወሻዬ ጋር ብእር አለኝ እሱን በደብ እጠቀመዋለሁ። ያው በምፈልግበት ሰዓት እየወጣሁ የተለያዩ ሀሳቦችን እጽፋለሁ ነድፋለሁ እቅዶችን እወጣለሁ በቀጣይ ያሉት ነገሮች በስርዓት እየወጣሁ እነሱ ቀስ በቀስ ተራ በተራ አስኬዳለው ማለት ነው። እና የብእር ጠቀሜታ በጣም እጅግ ብዙ ነው ያው ተዘርዝሮ የሚያልቅ አይደለም ያው በቃ። ማስታወሻ እንያዝ በቃ ግዴታ ያስፈልጋልና መጻፍ አለብኝ። በእርሳስ የሚለው ደግሞ እንግዲህ እርሳስ ግድ ነው ድሮ ስንማር እንዲሆን ስል ለመሳሰል ስንሞክር ስዕሎችን በቃ የተለያዩ የተለያዩ ነገሮችን ለመሳል ስንፈልግ በተለይ ከድራዊንግ ጋር የተያያዙ ስራዎችን የተለያዩ ስዕሎች በምስልበት የተለያዩ ዲዛይኖች በምንወጣበት ጊዜ እርሳስ ያስፈልጋል እና እነሱ እየሳልን ስንፈልግ እናጠፋለን ስንፈልግ እስላለን እንደሱ በሙከራ በስህተት እየሞከርን እየሞከርን የሞከርን ስነመሳሳት እየጠፋን ስነ ስነ ስነሳሳት እየጠፋን በተደጋጋሚ እንዲያ እያደረግን እንሞክራለን። ከዚያ በኋላ በቃ ሲስተካከል እንተወዋለን እና እርሳህ በጣም ወባኝ ነገር ነው ደስ የሚል ነገር ነው። ምንሳሳተዉን ነገር መልስ መጥፋታችን እሱ ነው በቃ ትልቁ ነገር ብእር አንድ ጊዜ ከጻፈው የሆነ ትንሽ ለማጥፋት ትንሽ ያስቸግራል። ይሄ ግን ቀጥታ እርሳስ ግን የጻፍነው ነገር ወይም የሳልነውን ነገር ካልተመቸ ነው ከተሳሳትን ሙሉውን እናጸዳለን እንደገና በዲስ መልኩ ደግሞ እንሰራለን እሱ ትልቅ ትልቅ ጥቅም አለው ከብእር የላቀ ማለት ነው። ግን በአብዛኛው ግን ነገሮችን የምንሰራባቸው እንደተለመደው ከሁሉም ሰው የሚስማማበት ብር የተለያዩ ነገሮችን ለመጻፍ ያስፈልጋል። ምንም እንስራ ምንም እንስራ በቃ ብእር ያስፈልጋል ወሳኝ ነው የምናነባቸው የምናስባቸውን ነገሮች እቅድ ያወጣን ሁሉንም ነገር መስራት የምንችለው እና ብእር በጣም ወሳኝ ነገር ነው። እርሳስም በእንዲሁ የሚያስፈልግበት ጊዜ አለ ያው ሁሌም ባሆንም የሚያስፈልግበት ሰዓት አለ። ነገሮችን ለመሳል የተለያዩ ዲዛዮችን ለማውጣት በተለይ እርሳቶችን ተጠቅመን ነው ከዚያ በኋላ እሱን ከነደፍነው በኋላ ወደ ብእር የምንገለብጠው ምክንያት መሳተፍት ስለሚኖር በዚህ ልክ ነው እና ብእር በጣም ጠቃሚ ነው

ሰዎችን ባይን ትመለከታለህ ለሚለው ጥያቄ እንግዲህ ጥሩ ጥያቄ ነው ጥያቄው እንግዲህ አሪፍ ነው ሰዎችን በአይነ መመልከት እንግዲህ ብዙ ነገር መስፈርቶች አሉ ማለት እንዴ ሰው ሰውን ተክሎ ሲያየው ወይም በየኑ ሲመለከት አዎ የፍራቻ መንፈስ የሆነ ነገር በሌላ በክፉም በበጎ ምስል ነገር አለ እንግዲህ አንድ ሰው ሰው ተክሎ ሲያየው የሆነ ነገር ይሰማዋል ስሜት የሆነ ስሜት አለውና ለምን ታየኛለህ የሚባል ነገር አለ እኔም እንግዲህ ሰዎችን ያው የማየት ሁሌም በሆነም ላይም እችላለሁ ላላይም እችላለሁ እንግዲህ በተለይ ከተቃራን ጾታ ጋር ከሆነ ያው እንግዲህ ሴቶችን የወንድ ነኝ ሴቶች ስመለከት ምናምን የእምነታችን አዘውም አትመለከት ይላል በተለይ ሴቶችን የምፈልጋት ካልሆነ ሚስቴ ካልሆነች ሁሉንም መመልከት ጥሩ አይደለም እና በተለይ የወንድ ሚስቶች ያገቡ የወንድ ሚስት ከሆኑ የማንኛውም ሰው ወንድ ምን እንደ ወንድ ሆነን የምቆጠረው ያገቡ ከሆኑ ትንሽ አስቸጋሪ ነው የምሆነው ስመለከት እንደ አጼት ነው እንደ ነዋሪም ነው ሰዎችን እንግዲህ መመልከት ማለት ከዚህ ጋር ከተቃራኒ ጾታ ጋር ተያይዞ እንደዚህ ሊሆን ይችላል ሌሎችን ግን እንደዚህ ጓደኛን ወንድምን እህትን ሌሎች ተላያዩ በተለያየ ገጠመኝ የምንገናኝ ሰዎች አሉ አስተማሪዎች ሊሆን ይችላሉ መምህራን ይችላሉ ሌሎችም ሌሎችም ሙያ አታክኖት ያላችሁ ሰዎችን አሉ ሲያስተምሩ በቤተክርስቲያን በሌሎች ልሆን ይችላል እንግዲህ የምናይበት ነገር ይኖራል አያለሁ ሰዎችን አያለሁ ብዙን ጊዜ ቢሆን አያለው እመለከትና እንደዚህ አለን አንደኛ ብዙ ነገር ብዙ ሚስጥር ይኖረዋል አንደኛ ድጋሚ እንጠፋኝ ለምሳሌ አንድ ሰው ጥሩ አስተማሪ ከሆነ ጥሩ መካሪ ከሆነ ለመጀመሪያ ጊዜ ካገኘሁት በደንብ አየዋለሁ ምክንያት ሰው መለየው ፊት ነውና ሌላው ምንም የሚሸፈን ነገር ስለሆነ ለመለየት ከባድ ነው ፊቱን በደንብ የሰው ሊክ አንድ ጊዜ በደንብ ጥሩ አገን ካዝነው ወይም ጺድት አድርገን ፊቱን በደንብ ካዝነው ካጠናነው ከዚያ በኋላ ድጋሚ ጥሩ አስተማሪ ነው ወይ ጥሩ መካሪ ነው ጥሩ አቅጣጫ መሪ ነው የሚለውን ነገር ሀሳብ ላይየማይበት እንግዲህ የተለያየ መንገድ ይኖረኛል ወይ ሰውየው ልወደው እችላለሁ አስተማሪ ነው ልወደው ይችላለሁ እንዲሁ ግርማ ሞገሱም ደስ ሊለን ይችላል እሱ ጋር ያለው ነገር ሊሆን ይችላል ሴቶችንም እንዲሁ እንግዲህ እናያለን ሰው ከሰው እንግዲህ መቼ አይኑ መላኩ አይቀርምና ይታያል ቶሎ መመለስና ያለመመለስ ጉዳይ ነው እንጂ እንግዲህ ሰዎችን ባይ ትመለከታለህ የሚለው በደንብ ነው የምንየው ይሄ በአካል የምንገኝ ነው እንግዲህ አዛ ውጪ ደግሞ ያለውን እንግዲህ በተለያዩ መድረኮች ስንገናኝ ደግሞ ሰዎችን እናያቸዋለን በተለያዩ ዩቲዩብ ላይ ምናምን ሲወጡ ሰው ሲያስተምሩ እነሱንም ይታያሉ እንግዲህ በተለያዩ ቪዲዮዎች ፎቶዎች አሉ ምናምኖች ሁሉም ነገር በጣም ዝሮ እና ስናይ እንግዲህ ያው እንመለካከታለን። እሱ አንዱን አንዱ ያየዋል አንዱን አንዱ ያየዋል እንግዲህ። አብዛኛው እዚያ ላይ የምናየው ሰዎች ሰው የምንመለከታቸው ይዘታቸውን ምን ያስተላልፋሉ ሰዎች ጠቃሚ ነገር የሚመለከት ጠቃሚ ነገር ያስተላልፋሉ ነው የምናየው እና እኔም ግን የተለያዩ ሰዎችን አያለሁ። በጣም የተለያዩ ሰዎችን አያለሁ። ከሀገር ውስጥም ከሀገር ውም አያለሁ። በተለይ ሀገር ውስጥ ደግሞ እንዲህ በአካል የምንገናኘው በገበያው፣ በስራ ቦታ፣ በስራ ባልደረባ ሁሉም ነገር አለ። ግን እንመለከታለን። ተመልከተን ያው የምናየውን እናያለን። ክፉ ልናይ እንችላለን። በጎ ልናይ እንችላለን። እንግዲህ እሱን እንደ አመለካከታችን ነውና እሱ ነገር አለ ብዬ አምናለሁ እኔም። ሁሌም ባይሆንም ግን አለ በቃ መመልከት። መመልከትና ማየት እንግዲህ ይለያያል። ማየት ዝም ብሎ እንዲሁ ማንኛውም የምናየው ነገር ነው። መመልከት ግን አተኩሮ ማየት ሰውየው ምንድነው? ማን ናት? ማን ነው? ምንድነው የሚሰራው? ምንድነው ሰውየው እንዴት ነው? በሳል ነው አይደለም? የሚለውን ተመልክተን መመርመር። ከሚሰጠው ትምህርት አንፃር፤ ከሚመክረው ምክር አንፃር ያለው መንገድ ምን አይነት መንገድ ይመራል ሰውዬ ምን አይነት ነው? የሚለውን ነገር ተመልክተን አጢነን ከዚህ በኋላ የራሳችንን መለኪያ መንገድ ይኖረናል። ዝም ብሎ ማየት ግን ከሆነ ያው ዝም ብሎ ሰዎችን ማየት ነው። ማንኛውም ሰው ይታያል። ዝም ብሎ አይነት ግዴታ ለማየት ስለተፈጠረ እስከተፈጠረ እስከተፈጠረ ድረስ ወይም እስከተሰራ እስከተሰራ ድረስ ማየቱ አይቀርም። መመልከት ሲባል ግን ብዙ ነገሮችን ማስተዋልን ይጠይቃልና ያው እኔም እንግዲህ እመለከታለሁ። የተለያዩ አስተማሪዎች እመለከታለሁ። የተለያዩ እናቶችን፣ አባቶችን፣ እህቶችን፣ ወንድሞችን ሁሉን ነገር እመለከታለሁ። እንግዲህ ሰው የተባለውን ፍጥረት ከተገናኘን እንመለከት እመለከታለሁ አይቼው ያው እንግዲህ ከራሴ የማነሳው የምፈልገውን ነገር አነሳለሁ እንግዲህ ለተለያዩ ነገሮች ልንተረጉመው ይችላል። እሱ እሱ አለ ብዬ አስባለሁ እንደኔ ምልከታ። አና እሱ ነው ያለው ሁኔታ ሌሎ መመልከት በተለያዩ ነገሮች እና ከትምህርት አንፃር ሌሎችንም መመልከት ሊኖሩ ይችላሉ እና ሰዎችን ይኸው እንግዲህ ከፊልም በሆነ አየዋለሁ

በአደባባይ መናገር ትችላለህ? ለሚለው ጥያቄ ቀጣዩ ጥያቄ ነው ጥሩ ጥያቄ ነው። ይሄም እንግዲህ በአደባባይ የሚለው ነገር ችሎታ ጋር የተያያዘ ነገር ሊሆን ይችላል ያው እንግዲህ እንደ ሰው ፍላጎት ነው። ችሎታው መኖር እያለ ደግሞ የአይን አፋርነት አይን አፋርነት የሚባል ነገር አለ። ድፍረት መንፈስ ያለው ሰው ከአደባባይ የተፈለገ የፈለገው ሽህ ህዝብ ቢኖር መናገር እችላለሁኝ ማውራት እችላለሁኝ መግለጽ እችላለሁኝ እንግዲህ ከዚህ ጋር አያይዞ እኔም የራሴን ሀሳብ እንግዲህ መግለጽ መግለጽ እፈልጋለሁ እና በአደባባይ የመናገር ችሎታ ያን ያህል የለኝም ብሎ እውነት ለመናገር በተለያየ በጎ አድራጎቶች እሳተፋለሁ። ለምሳሌ እንደ ጤና ያሉ በአካባቢያችን ደግሞ የበጎ አድራጎት ራሱን የቻለ የወጣቶች ማህበር አለና ለቤተክርስቲያናት አንዳንድ ሰዎችን የደከሙት ምናግዝበት የተለያዩ የልማቶች የሆነ ችግር ሲፈጥርባቸው ሲፈጥር እነሱ ምናድስበት ምናስተካክልበት አለ ከዛ ጋ መናገር ችላለሁ ልክ አቻዎቼ ናቸው የተለያየ ሀሳብ ሚስተካከል ሀሳብ መሰንዘር እችላለሁ ማራመድ እችላለሁ እሱ እሱ ልምዱ አለኝ ያው ብዙም ባይሆንም የተወሰነ አለኝ ግን በተለይ በጣም ህዝብ የሚያዛባቸው ትልልቅ አባቶች እነዚህ ወጣቶች አዛውንቶች እናቶች አባት ሁሉም ህዝብ ያለበት ለምሳሌ የቤተክርስቲያን ላይ ተቋማት ላይ ቤተክርስቲያን የቤተምህረቶች ላይ በጣም ብዙ ህዝብ አለ እሱ አለ። ሌሎች የስብሰባ አዳራሾች በጣም ትልልቅ ስብሰባ የሚባል ደረጃ ላይ የመናገር ችሎታ ትንሽ ያን ያህል የለኝም ይከብደኛልኝ ያው እንግዲህ ማፈርም ሊሆን ይችላል አይን አፋርም ሊሆን ይችላልኝ ያው እውቀትም ችሎታም የመናገር ችሎታም አቀላጥፎ የመናገር ችሎታ እሱ እሱን ይጠይቃል እና በአደባባይ መናገር በጣም ትንሽ ልምድ ያስፈልጋል በመሰረቱ ያው አንድ መምህር እኮ ልምድ የሚያስተምር በደንብ የሚያስተምረው ከአመት አመት እያሻሻለ ሲሄድ ነው በቃ የሰውን አይን እየለመደው መናገሩ በደንብ እየተፈታታለት ምላሱ በደንብ ለቀቅ ሲያደርገው ነው። ልክ ለምሳሌ እኛ ቤተክርስቲያናችን የቄስ ትምህርት ሚባል አለ በኦርቶዶክስ ተዋህዶ ቤተክርስቲያን የቄስት ትምህርት አለ እነሱ ሁሌ የሚደጋግሙት ነገር አለ መዝሙሩም ትምህርቱም ቅዳሴውም ሁሉ ድግግሞሽ ስለሆነ ይለምዱታል አየህ ምላሳቸውና አንደበታቸው በደንብ ይላቀቃል። ከዚያ በኋላ በቃ ማንንም በቃ አይፈሩም ይናገራሉ ድፍረት አላቸው። አንደኛ የመንፈስ ቅዱስ ስራ ስለሆነ በጣም ይናገራሉ ለሱ ሁሉ እንግዲህ የሆነ ችሎታ ያስፈልገዋል እና እኔም እንግዲህ ዝም ብዬ እንዲህ ዝም ብዬ ለምሳሌ ብዙ ሰው ያለበት ላይ ወጥቼ ልናገር ብል በጣም ከባድ ነው አይን አፋርነት አለ እሱ ራሱን ችሎ ደግሞ የመናገር አንደበቱ ራሱ ሀሳቡ ይጠፋል መሃል ላይ ምንም እንኳን ባውቀው እንኳን መሃል ላይ ሊጠፋ ይችላል። እና እሱ ስላለ ያው የፍራቻ መንፈስ አለ የሆነ ነገሮች ብደነግጥስ ሚል ነገር ይኖራል እና እሱ ጋር ተያይዞ ያው አስቸጋሪ ነው የሚሆነው። እና ትንሽ በዚያ ልክ ነው ያለው ነገር የመናገር ድፍረት ምናምን ትንሽ ያስፈልጋል ብዬ አስባለሁ እንደኔ ድፍረትም አንዳንዴ ያስፈልጋል። ወይ ሰው እንኳን ባያውቅም ደፋር ከሆነ ማንንም ሰውን የሰው የማይፈራ ከሆነ ወጥቶ የሚለውን ይላል በቃ። በሚመጣለት እንኳን አገጣጥሞ ነገሮችን የመናገር መብት ስላለው አቀላጥፎ አንደበቱ ከተናገረ ያው ነገሮች ማለፍ ይችላል። አንዳንዱ ደግሞ እውቀት እያለው መናገር አይችልም በቃ በአይን አፋርነቱ ብቻ ያው ተሸማቆ ይቀራል እና እኔ ልክ በአደባባይ ላይ ሙሉ ህዝብ ባለበት የተለያየ የህዝብ መድረኮች ባሉበት ስብሰባዎች ላይ የመናገር ችሎታው ያን ያህል በቂ አይደለሁም ብዬ አስባለሁ። አሁን ለቀጣይ እንግዲህ ልናገርም ላልናገርም እችላለሁ። እንግዲህ ያው ሰው በተለያየ ሙያ ነው ያለው እና ከተጋበዝክ ግዴታዬ ከተጋበዝኩኝ ተለማምጄም ቢሆን መናገር አለብኝ። ሌሎች ግን እኔን መሰሎች ጓደኞችን እነሱን በደንብ እናገራቸዋለሁ። ለምሳሌ የተለያዩ ፕሮግራሞች ስሳተፍ መጠየቅ ያለብኝ እጠይቃለሁ የሆነ ስሰራ ቅር ሚለኝ ነገር የሆነ የሚያስፈልግ እና የማያስፈልግ ነገር ካሉ የሆነ መወገድ ያለባቸው ካሉ የሆነ ችግር የሚፈጥር ነገር ካለ ቀድሜ የሚመቻች ነገር ካለ እሱ እሱን መጠየቅ እችላለው በደንብ። መብቴ ነው ምላሼን እሰማለሁ ወደሚቀጥለው ፕሮግራም እንሄዳለን እሱ እሱ ጓደኞቼን አሁን አሷ ጋር በደንብ ነው ምንሰራው። እሱ ችግር የለውም። ሌላው እንደዚህ ትልልቅ አባቶች የሚበዙበት እናቶች በጣም ህዝብ የሚበዛበት ቦታ እዛ ላይ ነው ትንሽ ከበድ የሚለው። እና በአደባባይ መናገር የሚችለው እንግዲህ ብዙ መስፈርቶች ሊኖሩ ይችላሉ እኔ እዚህ ጋ ችሎታው የለኝም። እውቀቱ እንኳን ትንሽ ትንሽ ፍንጩ እንኳን ቢኖረኝ ምናገረው ነገር ባውቅም እንኳን ከትምህርት አንፃር ከተለያዩ አንፃር ከእድሜም አንፃር ያው ብናገርም የመናገር ሀሳብ ቢኖረኝም ግን ወጥቶ አብራርቶ ህዝብን ለማስረዳት ትንሽ ይከብደኛልና በዚያ ልክ ነው ያለው ሀሳብ። ቀጣይ ደግሞ እንግዲህ ሙያዬ የሚያዘኝ ከሆነ በሙያዬ ደግሞ ልናገር እችላለሁ። እሱን አይታወቅም እንግዲህ እና ትንሽ አደባባይ የሚለው ነገር ለኔ ያው ትንሽ መፍራት የሆነ ሰዎችን በደንብ የሆነ ፍራቻ

ስትታመም ከስራ ትቆያለህ ለሚለው ጥያቄ? አው እንግዲህ ጥሩ ጥያቄ ነው። እመም ማለት እንግዲህ ያው በተለያዩ መንገዶች የሚመጣ ነው። የሰው ልጅ እንግዲህ ከሰው ሰውም ከሰውም አልፎ እንስሳቶች ራሱ ይታመማሉ ይሄ እንግዲህ። መኖር እንዳለ መሞት መኖሩ እንግዲህ የተፈቀደ ነውና ሰው ውስጥ ቀድሜ ቆየ አለኝ። በቃ እስከተጻፈለት ጊዜ ድረስ ይቆያል እና። እንግዲህ ከስራ መቆየትም አልፎ እንግዲህ መሞትም አለና። እንግዲህ ጊዜው ከደረሰ ስራውም ሁሉም ይቀራልና ሰውየውም ራስ በህይወት የመቆየት አቅሙ የለም። ወደ መሬት ይመልሳል መሬት ነውና ወደ መሬት ይመልሳል የሚባል ነገር አለ ወደ እሱ ይመልሳል። እና እንግዲህ እኔ ስታመምም ከስራ ትቆያለህ የሚለው ጥያቄ እንግዲህ እንደመሙ ይላያል። ያው ህመሙ በጣም አስቸጋሪ ከሆነ። ከሰራው ያው ትንሽ በፍቃድም ሆነ ለማገገም ያህል በፍቃድ መቆየት አለብኝ ግዴታ ወደ ህክምናዎች ምናምኑት። አዘውትሮ ከዛ ምላሽ በደንብ ሰገግም ወደ ሰው መመለስ እንግዲህ ህመሞች ደግሞ እንግዲህ በተለያየ መንገድ የሚመጡ ናቸው። በንጽህና ጉድለት ሊሆን ይችላል በአካባቢ ንጽህና ሊሆን ይችላል። በወረሽኝ ሊሆን ይችላል። የተለያዩ ምግቦችን ንጽህናቸው የጎደለ ምግቦች በመብላት ሊሆን ይችላል። ተለያዩ በሽታዎች አሁን በሽታዎች በጅጉ በዝተዋልና በጣም ስመ ሰፊ ናቸው በሽታዎች ከዛ ጋር ተያይዞ ሊሆን ይችላል። እንግዲህ ሰው ይታመማል ግድ ነው የተለያዩ ጉንፋኖች ሊሆኑ ይችላሉ እነዚህ በጣም ብዙ ጉንፋኖች ብዙ በጣም ብዙ በሽታዎች አሉና። ከታመምኩ እንግዲህ ህመም ቀላል ከሆነ እንግዲህ እሰራለሁ ስራዬን ማቋረጥ የለብኝም። ግዴታ ተቋቁሜም ቢሆን እሰራለሁ። ከዛ ውጪ ግን ከአቅም በላይ ከሆነ እንግዲህ ምን ማድረግ አይቻልም ስራ ለመስራት አይቻልም ያው ከስራ ማልፎ ምግብም ምግብ ይከለክላል ሌላው ቀርቶ እንኳን ስራው ምግብ ራሱ ይከለክላል። ለሱ ጋር ተየዞ ትንሽ እንትን ስለሚሆን ይኸው ከስራ ጋር እንግዲህ ባለው ሁኔታ እንግዲህ በስራ ትቆያለህ የሚለው አዎ እስከማገግም ድረስ በደንብ እቆያለሁ። ካገገምኩ በኋላ እንግዲህ ወደ ስራው ተመልሼ ዳግመኛ ስራውን እጀምራለሁ ማለት ነው። እና እንግዲህ የሚወስነው የህመሙ አይነት ነው። የህመሙ ስሜት ነው የህመሙ ክብደት ነው ተመርምሬ ያለው ነገር ሀኪሞች የሚያዙትን ነገር ይኖራል። በተለይ ከባድ ስራ ሲሰራ ሰው የተለያየ በሽታ ያመዋል ይሄ የታወቀ በተለይ በሀገራችን ኢትዮጵያ ላይ አሁን ትንሽ በማደግም ላይ ጋር ተያያዞ ካለው ጋር ተያያዞ ሰዎች በጣም ከባድ ከባድ ስራ ይሰሩና መጨረሻ ላይ ግን ይታመማሉ። በቃ የተለያየ የየአጥንት መንሸራጠት ህመሞች ጉልበት የመድከም አይን የመፈዘዝ የተለያዩ መገጣጠሚያ ነገሮች መወላለቅ አቅም ማጣት የተለያዩ በሽታዎች በተለያዩ በሽታዎች መጠቃት ሱስ ስላለ ትንሽ አስቸጋሪ ነው። እና ሀኪሞች ጋር ሲካሄድ በቃ እንግዲህ ስራ ብዛት ነው ይላል አዛኙን ጊዜ የስራ ብዛት ስላለብህ ቀነስ አድርገህ ስራ እረፍት ያስፈልጋል ይባላል። ብዙ ጊዜ የምሰራው እኔን ተርጋጋሚ እንደዚ ነው። እነዚህን ደግሞ ማሻሻል ነው እንግዲህ ያው አሻሽሎ እረፍትን የወሰዱ እረፍትን እየወሰዱ ያው እንግዲህ በተቻለው አቅም ያው ጤናማ ለመሆን ስራዎችን ባግባቡ ለመስራት። ነገሮችን ለማከናወን እንግዲህ እረፍት የሚያስፈልግህ ህመምን እንግዲህ ሰው መቼ መታመም አይቀርምና ግን በስርዓት ያው እስከቻለው ድረስ ንጽህናውን ጠብቆ ንጽህናውን ጠብቆ ባለው ሁኔታ ያው ህመሙህ ለማገገም ከታመመ ለማገገም መሞከር ነው መጀመሪያ ግን ቅድሚያ መከላከል የሚባል ነገር አለ። የወባ በሽተኞችን የወባ በሽተኞችን እንዳይራቡ መከላከል ቀድሞ የተለያዩ ነገሮችን ማጽዳት አካባቢ የሆኑት ውሃዎች ማፋሰስ እንዳይራቡ የተለያዩ ወርሸኞችን መከላከል ቅድሚያ እኛ ለምሳሌ እኔ ዘመቻ የምሰራበት አንዱ መንገድም ይሄ ነው። እና ያው ህፃናቶች እንዳይጠቁ በተለያዩ ሰዎችም እንደይሸነፉ በህመም ቅድሚያ ክልካሌ ቤቶች ምናምን መርጨት እሱ ጋር ተያይዞ ተለያዩ ዲዲቲዎችን መርጨት። እሱ ጋር ተየዘው በጣም ብዙ መፍትሄዎች አሉና። ከታመምኩ እኔም እንግዲህ በቻልኩት አቅም ለመቋቋም እሞክራለሁ። ከስራዬ ላለመቅረት ምክንያቱም ስራ ለውም መዋል ትንሽ አስቸጋሪ ነውና። ስራ ካለ እንግዲህ ከታመምኩ ከመጠን በላይ ከአቅም በላይ ከሆነ ያው መተኛለሁ። ወደ ህክምና ሩጦ ቶል ማገገም ነው። ካልኳና ግን ያው ህመሙ ቀላል ለምሳሌ እንደ ጉንፋን ቀለል ያሉ ምግቦች ከሆኑ ደግሞ ህመሞች ከሆኑ ደግሞ እንግዲህ በደንብ እስከማገግም ያው ቀላል ከሆነ ያ ወይ መድሃኒት እየወሰድኩ እሰራለሁ። ከዛ ውጪ ግን ከባድ ከሆነ ቶሎ ወደ ህክምና ሄዶ ቶሎ አገግሞ ስራዎችን መስራት ዙሮ የመከህ እንትን የም ወደ ስራ ቦታ የመድ ልምዱ አለኝና። እንግዲህ ስትታመም ከስራ ትቆያለህ ለሚለው ጥያቄ ይሄ በቂ ማብራሪያ ይመስለኛል። እንደኔ ሀሳብ እንግዲህ። እንግዲህ በዝህ ነው ያለው ነገር እና ቅድሚያ የቅድሚያ ሁኔታው እንግዲህ ራስን መጠበቅ ነው ከተለያዩ ነገሮች ላለመታመም ራስ መጠበቅ ከታመሙ ደግሞ ወደ ህክምና ቦታ መሄድ ነው

ጠዋት ወይስ ማታ ሰው ነህ ለሚለው ጥያቄ እንግዲህ ደስ የሚል ጥያቄ ነው? ትንሽ ሚስጥራዊ ይሄ ነገር ትንሽ ሚስጥራዊ ነገር አለው። እና እንግዲህ አንዳንድ አባቶች አልፎ አልፎ በሳል አእምሮ ያለው ሰዎች የምናገሩት ነውና ጠዋት ወይስ ማታ ሰው ነህ ብሎ ይጠይቃል አንዳንድ ሰው እንግዲህ ያ ማለት እንግዲህ በአጭሩ እንግልፀው ከተባነ እንግዲህ የመጀመሪያ ደረጃ። ሰው ያው እንግዲህ አንዳንድ ሰው በጧቱ አሪፍ ወሬ አወራና መጣ የሆነ ያበላሻን እንግዲህ የሆነ የራሱ መንገድ ሊሆን ይችላል የሆነ ሲጠጣ ወይ ብዬ ነገር የተለያየ ነገር ሰው ሰው አለበት ሊሆን ይችላል። አንዳንድ ሰው ደግሞ ማታ ደግሞ ማልዳ ላይ ዝም ይልና እና ማታ ደግሞ የሆነ ወሬ የሚመጣለት አለ እና እንደኔ ያርዳል እንግዲህ በሁለት መንገድ ሊከፈት ይችላል ሊከፈል ይችላል። እኔ የማውቀው እንግዲህ እሱ ያድርስ ነው። የጧት እሱ የጧት ሰው ነው ወይ እናታ ሰው የሚባል ነገር አለ እና እንግዲህ አማርኛዋ አማርኛ በመሰረቱ ትንሽ ከባድ ቋንቋ ነውና። እንዳትተረጓጉም ይለያያል አንድ ሰው በተለይ እየተረጎመ ይለያያል ሊተረጎም ይችላል። የላሰሩም በተለያየ ትርጉም ሊለዩ ይችላል ሊመለከተው ይችላል። እና እሱ ጋር ይሄው ስለሆነ እንግዲህ የጧት ወይስ የማታ ሰው ነህ ለሚለው እንደኔ ጥያቄ ማለት ነው? እንግዲህ ነው እኔ አብዛኛውን የጠዋት ሰው ነኝ ብለው ይሻላለኝ ማለት እሱ ነው ሚሻለው ዙሮ ዙሮ ማለት አብዛኛው ማደርጋቸው ሁኔታዎች እሱ ስለሆነ። ማለት አብዛኛው እንግዲህ ብዙ ችግር ስላለ የማታ ማታ የማታ እንደውም እንደ አባባሉ ምን ይባላል መሰላችሁ የማታ ጤና የሚባል ሰው አለ የማታ ማታ ጤና ማታ ላይ የሚመጡ ነገሮች በጣም አስቸጋሪ ስለሆኑ። ትክክል ያለመሆን ትክክል የመሆን የመዘባረቅ ነገር በጣም ብዙ ነገሮች አሉ ተለያዩ ነገሮች መቀላቀል ከሰው ጋር አለመግባባት አለመቻል ትዕግስት ማጣት በተለይ የሆነ ዝግጅት ነገር ሲኖርህ ጠጥቶ ምናምን የሆነ ነገር መዘባረቅ ይመጣል። እና ጥዋት እንግዲህ ሁሉም ባዶ ነው ሆድም ባዶ ነው አዕምሮም ባዶ ነው ጉልበት ራሱ አዲስ ጉልበት ነው አዕምሮም በአዲስ መንገድ ነው እሚቀርጽና ተኝቶ እንደተነሳ ወዲያው ሰውን ስታወራው ግልጽ በሆነ መንገድ የውሃ ቀን እሚባል ነገር አለ እንደው በቃ ግልጽ በሆነ መንገድ ምናምን ይወራል። ከዚያ ቡሃላ ግን ምሳ ሰዓት ላይ ምናምን ጀምሮ ያው እንግዲህ ምሳ ይበላል ሌሎች ነገሮች አንዳንድ ነገሮች ይጠጣሉ ምን ይላሉ ምን ይላሉ ማታ እዚያ ቡሃላ ያው መዘባረቅ ይመጣል። አንዳንድ ሰው ጥዋት ሄደው ሲያወሩት እሌ ማታ ሂዶ አይደግመውም በቃ ይለያያል። ጥዋት እንዲህ ብለኸኝ ነበረ ማታ እንዲህ ብለኸኝ ብለህ ነበረ የሆነ ዝብርቅርቅ ነገር አንዳንዱ ጥዋት ያወራውን ማታ ደግሞ የሆነ ሞቅ ሲለው የሆነ ሲጠጣ ምናምን እሚከፈት ደግሞ አለ እንግዲህ ይሄ አልፎ አልፎ ነው እንጂ አብዛኛውን ጊዜ አይደለም። እና እንደኔ እንግዲህ ጥዋት ላይ ደስ እሚለኝ ሁኔታ አለኝ ብየ አስባለሁ አብዛኞች ስራዎችን እምንሰራቸው የጧት ሰው ነኝ በቃ ጥዋት ነው ደስ እምለኝ መለድ ብየ እነሳለሁ አለው በጣም በጥዋቱ እነሳለሁ አስራ አንድ ሰዓት አካባቢ ምናምን እነሳለሁ ጸሎቴን በስርዓት አደርሳለሁ ያው እምነቴ እንደሚያዘኝ ምስጋናየን አደርሳለሁ። መጀመሪያ መጸዳዳት አለ ከመፀዳዳት ቡሃላ ጸሎቴን አደርሳለሁ ከጸውለት በኋላ ቁርስ ካለ ቁርስ ካሌለ ያው ወደ ስራ ቁርሱ እንግዲህ ጾም እና የመጾምና ያለመፆም ጉዳይ ነው ሌላ አይደለም። ጾም ካለ ያው ወደ ስራ ቀጥ መሄድ ነው ጾም ከሌለ ደግሞ ያው ቁርስ ተመግቦ ወደ ስራ መሄድ ነው። እና ጥዋት ስራዬን በአግባቡ እሰራለሁ ሰውም ቢመጣ በተገቢው መንገድ አስተናግደዋለሁ ሀሳቤን በደንብ ግልጽለታለሁ ማስረዳትም ቢሆን የተለያዩ ጥያቄዎችም ቢሆን የስራ ጉዳይም ቢሆንም ሌሎች ጉዳዮችም ማህበራዊ ኑሮ ቢሆንም ችግሮችም ቢሆን በጧቱ የሆነ ጥሩ ምላሽ ይኖረኛል። ከዚያ በኋላ ከሰአት ግን አንደኛ ድካም አለ። ድካምም አለ ከሱ ቀጥሎ ደግሞ እሚጨባመሩ ነገሮች አሉ የተለያዩ እሚያሰክሩ ነገሮች የተለያዩ ነገሮች ይጨማመራሉ ከዛ ቡሃላ ሰው እንግዲህ ይቀየራል አእምሮ ከተያዘ ሰው ምን ዋጋ የለውም እና ያው ፍሬን ማለት አእምሮ ነው እንግዲህ እሱ ከተያዘ ዋጋ የለውም። እና ትንሽ የመደባለቅ ነገር ምናምን ነገር አለ እንደዚህ ብዬ አስበዋለሁ። እና በዚያ ልክ ነው እና እንግዲህ የጧት ሰው ነው የማታ ሰው ነው እሚለውን ሳስበው እኔ እንግዲህ የጧት ሰው ነኝ። እኔ እንደ ራሴ እንግዲህ ማለት የማስበው እንደዚህ ነው በቃ ጥዋት ላይ ምክንያቱም ከጧቱ ሶስት እስከ ስድስት ሰዓት ነው አብዛኛው ሰማንያ ሰባ ፐርሰንቱ እማከናወነው በዚህ ሰዓት ስለሆነ በዚህ ሰዓት ስለሆነ። ጥዋት ላይ ጥሩ ነገሮችን እሰራለሁ ከሰአት ከደከመኝ እተወዋለሁ ካልደከመኝ እቀጥላለሁ ጥዋት ግን በቃ ምንም ምንም ይሁን በቃ ቁርጥ ሀሳብ ነው ግዴታ ነው መስራት አለብኛ በደንብ መስራት አለብኝ። እሱን አድርጌ ነው እምሄደው እና የጧት ሰው ነኝ ብለው እንደ እኔ የራሴ አስተያየት ነው። አንዳንድ ሰው ማታ የሚከሰትለት አለ ምግብ ከበላ በኋላ ከጠጣ በኋላ የሚከሰትለት አለ ወሬ ፈታ ብሎ እሚመጣለት ወሬ አለና እንደ እኔ ግን የጧድ ሰው ነኝ ብዬ አልፋለሁ። ብዙ ነገሮች ማከናወን ስለምችል የተለያዩ ሰዎችንም በፈለጉት መንገድ እማስተናግዳቸው ጥዋት ላይ ቢመጡ ነው ብዬ አስባለሁ እንደኔ ፍላጎት እንግዲህ ሰው ራሱ ፍላጎት አለውና። እንግዲህ ለተጠየቀው ጠያቂ የጧር ሰው ነው የማታ ሰው ነው ለሚለው እኔ የጧት ሰው

ወደ ስራ በሰአቱ ትደርሳለህ የሚል ጥያቄ ያው ጥሩ ጥያቄ ነው እንዴ ጥያቄ ደግሞ እፈልገዋለሁ እንዲሁ አዎ ግድ ነው እንግዲህ ስራ ስባል የተለያዩ ስራዎች አሉና የመጀመሪያው ደረጃ ግን ከጥያቄው በመነሳት የመጀመሪያው ደረጃ ምንም የምንም ሰው ሰዓት ማክበር ነው በቃ ግድ ነው በቃ ሰዓት ከተከበረ ስራው በሰአት ሰራን እንደውም በተለምዶ ወደ ሀገራችን ላይ ምን ይባላል የሀበሻ ቀጠሮ ይባላል የሀበሻ ቀጠሮ ሀበሻ በመሰረቱ ሀበሻ ሰዓት አያከብርም እንዲሁ በዚሁ አጋጣሚ በጣም አብሻ ችግር አለበት ሰዓት አከባበር ላይ የውጮች ወይም ፈረንጆች በዚህ ላይ ትልቅ አስተዋጽኦ አላቸው ሰዓት በቃ ከበረ ልክ መጨረሻው ቀን ይሄንን እውቀት ተባለ ይሄንን እውቀት ነው በዚህ ሰዓት ከተባለ በዚህ ሰዓት ነው እሱ ደስ የሚል እንግዲህ ስነምግባር ወይም ስራ ነው የመመሪያ ጉዳይ ደስ ይለኛል ሀበሻ ለምሳሌ ስምንት ሰዓት ብሎ ዘጠኝ ሰዓት ይመጣል ዘጠኝ ሰዓት ብሎ ዘጠኝ ተኩል አካባቢ አስር ሰዓት አከባቢ የመጣው የሀበሻ ቀጠሮ ይባላል በተለምዶ አለ ተለምዷል በቃ እንደ አካባቢ ተለምድ ስለተመረኝ በቃ ለምሳሌ ስንመርኩ ሁለት ሰዓት ክላስ ይባላል የሚጀመረው ግን ሁለት ሰዓታት ከአውሮፓ የተኮልን አካባቢ የሚጀመረው ግድ ነው የሀበሻ ቀጠሮ እንግዲህ የሀበሻ ወደ ኋላ እንዲቀረብሽ ምክንያት ቢኖር ይሄ ነው እና ወደ ስራ ወደ ስራ በሰው ተደርሳለህ? ለሚመጡ ያውቃኝ እንግዲህ በቻልኩ መጠን ያው መቶ ባሳንት እርግጠኛ ነኝ አይደለም ምክንያቱም ያው የሆነ ከጀርባችን የሆነ ነገር ስላለ የደመርነው ነገር ስላለ ግን በቻልኩት መጠን ደግሞ እንግዲህ ለመድረስ እሞክራለሁ ከዚያ ቀጥሎ ካልቻልኩ አምስት ደቂቃ አስር ደቂቃ አልፎ አልፎ ሁል ጊዜ ግን አይደለም በተቻለው መጠን ግን በቃ ሁለት ሰዓ በተባለው ሰዓት ለመድረስ እሞክራለሁ በቃ በተለይ እዚህ መስመር መስመር ላይ ስራዎች መድረክ ላይ ለስራዎች የሚሰሩ ስራዎች ቀን ግድ መከብር አለበት ሰዓት መከብር አለበት በጣም መከብር አለበት ካለፈ በቃ የለም ምን እያደረክ ነው ወይ የማጨርስከው የሆነ መጓዝ ነገር አለ ወይ በቂ ምክንያት ካልተቀረበ ለምሳሌ ሰው ታሞ ሊሆን ይችላል ስለዚህ ያደገ ርስብል ይችላል እሱ እሱ ካለ ምክንያት ማቅረብ ነው በቃ በዚህ ሰዓት ምን ተጎድቼ ነበር የሆነ ሰዓት ደርሶብኝ ብሎ ማስረጃ አቅርቦ ይዋ ስራውን እንዲራዘም ምናምን ማድረግ እሱ ችግር የለውም ከዛ ውጭ ያለው ግን ምክንያት መደርደሩ ጥሩ አይደለምና ያው እንግዲህ እኔ ደግሞ በቻልኩት አቅም ሰዓት ልመክር እሞክራለሁ ለምሳሌ ሁል ጊዜ ጠዋት ጠዋት ሁለት ሰዓት ስራ እጀምራለሁ ሁለት ሰዓት ይጀምራሉ እስከ ስድስት ሰዓት እስከ ሰባት ሰዓት በቃ ምርጥ የሆነ ስራ ስራ አለው አእምሮዬን በቃ ሰብሰብት አድርጌ አዲስ አዲስ ጉልበት አምቄ አዲስ አእምሮ ይዤ በደንብ እሰራለሁ ከዚያ በኋላ ያለው እንግዲህ ድኖች ስራ ከሰራሁ በኋላ ከሰአቱም ልሰራ እችላለሁ ላልሰራ የምችላለው እሱ እንግዲህ እንደ ፍላጎቴ ነውና በዛ ልክ ነው ያለው ሁኔታ ብዬ ነው የማስበው እኔ እና እንደዚያ ነው እና ጥሩ የሚባል ነገር ነው ያለው አሉ ዝም ብሎ በቃ ሰዓት የመግደል ሁኔታ ነው የሚሆነውና እንደኔ እንደ ግሌ አብዛኛው ሰዓት አከብራለሁ የሚሸራርፍ በሰአት ሲኖር አለኝ የሚያልፍበት ሰዓት ሲኖር አለኝ ሶስቱም ሊዘገኝ ይችላል የሰአቱም እንግዲህ እንደሁኔታዎች ነው ቅድም እንዳብራራውተኝ ችግር ካለም ምን ጋር ከተዘጋ የሆነ ነገሮች ካሉ ምናምን ትንሽ ሊዘገይ ይችላል ቤተሰብ መሪ አለ በመስመር በመስመር ላይ ስራዎች ከሆኑ ደግሞ እንግዲህ የኔትወርክ ችግር ሊሆን ይችላል እኔ ተለያዩ ችግሮች እንግዲህ አገራዊ ጉዳይ ወቅታዊ ጉዳይ ሊሆን ይችላሉ ብዙ ናቸው ያሉትና ሶስቱን ተመርኩዞ እንግዲህ ሊሆን ይችላል እና እንግዲህ ያንደው ነገር በዚህ ነው ለመድረስ እሞክራለሁ ከምንም በላይ ግን የሚገርመው ግን ከምንም በላይ ሰዓት ለማክበር እሞክራለሁ ከምንም በላይ በቃ ሰዓት ሲከበር ስራ መስራት ስራ ማቆም አለብኝ በቃ ቆራጥ መሆን አለብኝ ቆራጥ አምሬ በዚህ ሰዓት ከዚህ እስከ ከዚህ እስከ ከዚህ ስዳት ባለው ይሄን እሰራለሁ እዬ አስቤ በደንብ ቆርጬ እገባለሁ በደንብ እሰራለሁ የሚቀጥለውን ደግሞ በደንብ በደንብ ትክክል ለመሆን እሞክራለሁ መስራት ያለብኝን እሰራለሁ ያን አንድ ሰዓት ምክንያቱም የሆነ የሰዓት ገዳይ ያስፈልገዋል እያንዳንዱ ሰዓት ፕሮግራም የሆነ እቅድ የሚባል ነገር አለና በዚህ እቅድ ሰዓት እያንዳንዱን መለቅ አለበት በቃ ስራው እያንዳንዱን መለቅ አለበት ከዚያ ባህሪ የሆነ የተመለሰው የመየት ነገር የመከለስ ነገር ይኖራል እንጂ እያንዳንዱን በሰአቱ ማለቅ አለበት ከዚያ በኋላ ደስ የሚል ስራ ምናምን ለሁሉም ይሳካል ነው እና እዛ ውጪ አለው ሰዓት አለማቋረም ማረዛዘም መቆራረጥ ምናምን የተለያዩ ነገሮች ምክንያት መዛት ምናምን እሱ ለስራ ጥሎ አለው እና እንደኔ ወደ ግልስ አየው ሰዓት ለማክበር በጣም እጥራለሁ በሰአቱ እደርሳለሁ ብየ አስባለሁ ትንሽ የተወሰነ የተወራ የተሸራረፉ ነገሮች ደቂቃዎች ሰዓት ሆይ ሊኖሩ ይችላሉ በሰከንድ በደቂቃ የሚቆጣጠሩ በደቂቃ የሚቆጠሩ የተሻለ ነገሮች ይኖራሉ እሱን ደግሞ እንግዲህ ማስተካከል እሞክራለሁ እና ያ ነው ያለው ነገር ደስ የሚል ሁኔታ ነው ያለው ያለበት እያሰበ ያለው እንደ እኔ እንደ ግሌ ማለት ነው

በቀን ስንት ሰዓት ስልክ ትጠቀማለህ? አረረ ጥሩ ጥያቄ ነው። በጣም የሚገር ጥያቄ ነው። እንግዲህ ይሄ በጣም ብዙ መንስኤዎች አሉተኝ ምክንያቶችም አሉተኝ። እንግዲህ እንደኔ እንደግሌ እንግዲህ ሰው እያንዳንዱ መጀመሪያ ከዋና ጥያቄው ስንነሳ ይሄ ሰዓት በዚህ በዘመን ባለንበት ዘመን። በአሁኑ ወቅታዊ በያለበት ሁኔታ እንግዲህ ስልክ እያንዳንዱ ሰው ስልክ ማለት እንግዲህ የሂወቱ አምሳ ፐርሰንት ስድሳ ፐርሰንት ግማሽ በቃ ግማሽ ፐርሰንት ማለት እችላለሁ። እያንዳንዱ ሰው ስልክ ምክንያቱም የምፈልገውን ነገር ከስልክ አለ በቃ ከኪሱ አለው። ከኪስ ውስጥ ባለው ስልክ ከኪስ ውስጥ ባለው ስልክ የተለያየ መረጃዎች ማግኘት ይችላል። በምንም የማይካድ ሀቅ ነውና። እና እንግዲህ ስልክ ማለት በዚ ሰዓት እንግዲ ነገሮችን ለማፋጠን ስራዎችን ለመስራት በቃ በፈለገው መንገድ ለመቀየር የሚፈልገው ነገር ነው። እና በጣም ወሳኝ ነው ነው የሚባለው። እንግዲ ግዴታ ነው እኔ የማየው ነገር ስለሆነ ማለት ነው። በቃ ስንት ሰዓት ስር ትጠቀማለህ? የሚለው እኔ እንግዲህ ስንት ሰዓት ብለው ጥሩ ነው እኔ በጣም የሚገርመ ነው። ለማመን ይከብድ ሊሆን ይችላል ግን እኔ ስልኬን የምተወው እንግዲህ በጣም እኔ ማምነው ማለት ነው። እስከ ውሎዪ ከቀኑ ሙሉ አስራ ሁለት ሰዓት እጠቀማለሁ ማታ ደግሞ እስከ ምሽቱ ስምንት ሰዓት ሰባት ሰዓት በቃ እጠቀማለሁ ይሄ ግዴታ ነው በቃ እጠቀማለሁ። ስልኩ ራሱ አለመፈንዳቱን እየገረመኝ ነው በጣም እየገረመኝ። ሙሉ እጠቀማለሁ በቃ ስርኬን ቀንም እጠቀመዋለሁ። ዳታ እከፍታለሁ አዳርም እስከ ሰባት ሰዓት እስከ ሰምንት ሰዓት የተለያዩ ነገሮችን ስጎራጒር አደራለሁ። ጠቃሚ ጠቃሚ መረጃዎችን ያሉት የተለያዩ ነገር ከስራው ጋር የሚካሄደው ነው ምን አይነት ሰው እንደሚያስፈልግ አያቸዋለሁ። እና በቃ የእንቅልፍ ሰዓት ምንአልባች ሌሊት አንድ አንድ ቀን ያው ሙሉ ቀን ላላመሽ እችላለህ እስከ ሰባት እስከ ስምንት ሙሉ ቀን ላላመሽ እችላለህ። በተለያየ በወሮቹ ሙሉ ሁሉ ቀኑን ላላመሽ እችላለህ። አንዳንድ ቀን አምስት ሰዓት ምተኛበት አለ። አንዳንድ ቀን ስድስት ሰዓት ምተኛበት አለ። አንዳንድ ሰዓት ሰዓት አንዳንድ ቀን ስምንት ሰዓት አንዳንድ ቀን ዘጠኝ ሰዓት ምቆይበት ሰዓት አለን ሰዓት አለ። ግን በአጠቃላይ እንደ አማካይ ውጤት በቃ እስከ ስድስት ሰዓት እቆያለሁ። በቃ ይሄ ምንም አማራጭ የሌለው ነገር ነው። እና እስከ ስድስት ሰዓት ቀን የሚያየው መረጃ አያለው ማታም እንዲሁ ገደም ብዪ የተለያዩ ነገሮች አያለው ቁጭ ብዬ በጣም አስፈላጊ ከሆነ በቃ አመሻለሁ እስከ አስር ሰዓት ማመሻለሁ ግዴታ ነው የስራ ጉዳይ ስለሆነ አመሻለሁ በቃ። የተለያዩ ነገሮችን ከስራዬ ጋር የሚገናኙ ነገሮች ስራው ለመጨረስ እንዲያችል ከተለያዩ ሰዎች ጋር ሳወራ በቴሌግራም አብዛኛው መገናኛ ኢትዮጵያ። በባለፈው እንዳነሳነው ርዕስ። ቴሌግራም ግዴታ ወሳኝ ነውና። በቴሌግራም የተለያዩ ስራዎችን እንሰራለንና። እንወያያለን ከእነሱ ጋር ስንወያይ ስናመሽ ስራዎችን እናስኬድ እንግዲህ ሰአቶች ይሄዳሉ። አምስት ስድስት ሰዓት ሰባት ሰዓት እስከ አስር ሰዓት ሚሄድበት አጋጣሚ አለ። እንደ አማካይ ግን እስከ ስድስት ሰዓት አመሻለሁ በየ ወር ምክንያቱም ቀድሜ የምትተኛበት አለ። የማመሽበት አለ እንደ አጠቃላይ በቀን ስንት ሰዓት? ስንት ሰዓት ስልክ ትጠቀማለህ? ለሚለው በጣም ብዙ ነው። እንግዲህ እንደ አጠቃላይ። አስራ ስምንት አስራ ስድስት ሰዓት በቃ ስልኬን እይዘዋለሁ ማለት ይቻላል። ከኪሴ በቃ ግድ ነው ኪሴ በጄ ጋር ነው የሚውለው በቃ ስልኬ አጄ ነው የሚውለው። ቁርስ ለመብላት ምሳ ለመብላት ወይ እራት ለመብላት ካልሆነ በቀርን እና ቻርጅ ላይ ካልሆነ ቻርጅ ደግሞ እንግዲህ በጣም ፈጣን ቻርጅ ስለሆነ። በዛ ቢባል በአርባ ደቂቃ ሃምሳ ደቂቃ ነው የምፈልገው የአንድ ሰዓት በቃ በዛ በዛ በልያደርግነው እንግዲ እጄ ላይ ነው ውጫለሁ እንግዲህ ስርቄ ከእጄ ጋር ነው ያለው። ስራዎችን እሰራለሁ ስፈልግ ደግሞ እንግዲህ በጣም አድካሚ ከሆነ ደግሞ የተለያዩ የሚያዝናኑ ነገሮች ቀልዶችን ድራማዎችን የተለያዩ ነገሮችን እየከፈትኩ አያለው ለአምስት ደቂቃ ለአስር ደቂቃ ለአስራ አምስት ደቂቃ በዛ ከተባለ ያው እንደዛ ነው የሚሆነው። ከቆየ ደግሞ ትንሽ ጊዜ ይፈጃልና። እነሱን እወስዳለሁ በተለያየ ነገሮች እዝናናለሁ አነባለሁ እሰራለሁ በዚህ ልክ። ነው ስርኬ እንግዲህ እንደ አጠቃላይ አስራ ስድስት ሰዓት በቃ ከአስራ ስድስት ሰዓት በላይ እሰራለሁ ብዪ እጠቀማለሁ ብዩ መናገር እችላለሁ። ደፍሬ እንግዲህ ስልኩ ራሱ ያፈራኛል እኔ ይፈነዳል ወይ እላለሁ የሚገርመው። በቃ ቁርስና ምሳ እራት የሚለየው ከዛ ውጪ ያለው በቃ ከእጄ ጋር መነካካት ነው። ትምህርትም ሆነው አልሆነ መነካካት አይቀርም የተለያዩ ነገሮችን አየሁም አላየሁም መነካካት አይቀርም በቃ ዳታ መብራቱ አይቀርም። በቃ እጠቀማለሁ። እና ስልኬን በጣም ከመጠን በላይ ተጠቅሜዋለሁ አገርግሎኛል ማለት እችላለሁ። ያው እንግዲህ እንደ ኮምፒውተር ልክ እንደ ላፕቶፕ ማለት ነው። በቃ ከምንም በላይ ላፕቶፕ ነው በቃ። ስልክ ማለት ምክንያቱም ምቹ ነው። ላፕቶፕ አሁን በቃ ግዴታ ገመድ ያስፈልጋል ቻርጅ ያስፈልጋል እዚያ ጋር ነው የሚጠቀመው። ቻርጅሮች ያስፈልጋሉ። ስልክ ግን ከኪስ ነው ያለው ዳታ ስካለ ድረስ ባትሪ እስካለው ድረስ አውጥቶ በፈለግኩት ቦታ መንቀሳቀስ ነው። እንደ እንደ ጥሩ አጋጣሚ ነውና ደስ የሚል ነገር ነው ብዬ አስባለሁ። ቀጣዩም አሁንም ከስልክ ደግሞ ወደ ፒሲ የምንዘዋወርበት መንገድ ይኖራል እና። ጥሩ ሀሳብ ነው ብዬ አምናለሁ እኔ እንደ ግሌ ማለት ነው።

ጊዜህን በደንብ ታስተዳድራለህ? ጥሩ ጥያቄ ነው አሁንም ደስ የሚል ጥያቄ ጥያቄ ነው። ጊዜ በደንብ ታስተዳድራለህ የሚለው ጥያቄ? በጣም የሚገርም ጥያቄ ደስ ይላል። ሰው ውጤት ለማንጣት የመጀመሪያው ደረጃ ጊዜውን መጠቀም አለበት። የጊዜው ወሳኝ ነው ሁሉም አሁን ሁሉም የሰው ልጅ ሁሉ አእምሮ እኩል ነው። ሁሉም አይን ተሰጥቶታል እጅ አለው እግር አለው መተንፈሻ አለው ሁሉም እንግዲህ የሰራ አካላቱ ሁሉም እንግዲህ አካላቶች የሚባሉት በጣም ፈጣሪ የፈቀደው የሰራው የሰው ልጅ እኩል ነው። እንግዲህ አእምሮም እንግዲህ ስጦታ በ በመሰረቱ ላይ በመነገራችን ላይ ስጦታ አለ። የሰው ልጅ ሲወለድ የሚሰጠው ስጦታ አለ። አንዱ ቶሎ የሚገባው አለ አንዱ የሚገልጽለት አለ አንዱ ቀስ ብሎ የሚገባው አለ አንዱ ዘግምተኛል ይሄ እንዳለ ሆኖም ግን የሰው ልጅ ያም ሆነ ይህ የሰው ልጅ እኮ ነው። በቃ ጊዜ ሰጥቶ ትዕግስት ሰጥቶ ነገሮችን አጢኖ አብሮ የሚሄድበት መንገድ ካለ። የሰው ልጅ እንግዲህ የሚያደርስበት ነገር የለም። እና ወደ ጥያቄው ስንመጣ እንግዲህ ጊዜህን በደንብ ታስተዳድራለህ የሚለው በደንብ ነዋ በደንብ በሚገባ አስተዳድራለሁ። እኔ ጊዜ እንዲሁም አልበቃኝ እስከሚል ድረስ አልበቃኝ እስከምን ድረስ እንቅልፍ ሰዓት ራሱ አጥቸ። አንድ ሰዓት ሁለት ሰዓት የምተኛበት ጊዜም አለ እንግዲህ ግዴታ የስራ ጉዳይ እስከሆነ ድረስ። በተለይ እነዚህ የመስመር ላይ ያሉ ትምህርቶች ወይም ስራዎች በጣም አድካሚ ናቸው በጣም ሲበዛ አድካሚ። ያው ቁጭ ብለን እንስራቸው እንጂ ግን በጣም አድካሚ ናቸው ጊዜ በጣም ጊዜ ይፈጃሉ። ደረጃውን የጠበቀ ሰውዬ በሚፈልጉ ሰውዬው በሚፈልገው መንገድ ሰውዬ የተለያየ ሜትድ የተለያዩ ስራዎችን የተለያዩ መስፈርቶች ያመጣልና እነሱ መስፈርቶች አካቶ ለመስራት አንዱን ከአንዱ ለማጣበቅ ምን ለማለት። በጣም የሚያምሩ እና ሀገር ለመስራት በጣም ጊዜ ይፈጃሉ በእጅጉ በጣም ጊዜ ይፈጃሉ። እና እነሱን መስርተን እስከምንሰራ ድረስ እንግዲህ የተለያየ ጊዜ ይፈጃሉ እና እኔም ጊዜን ለመጠቀም ያው ቁርስ ምሳ አራት መክሰስ የተለያዩ ነገሮችን። አቅዶ መስራት ሌሎች ስራዎችን በተጓዳኝ ሊኖሩ ይችላሉ እንግዲህ እነሱንም የሆነ ፕሮግራም ያስፈልገዋል እቅድ ያስፈልገዋል። እቅድ ዋናኛው መስረት እቅድ ነው። በቃ በዚህ ሰዓት ይሄን እሰራለሁ ብየ ካቀዱኩ የሆነ መጨረሻ አቅዳለሁ መጀመሪያ አቅዳለሁ። እሱን አክብሮ ይሰራለኝ። እና እንደ አጠቃላይ እንዴት ታስተዳድራለህ? የሚለው ጥያቄ በደንብ ነው የማስተዳድረው እኔ በደንብ ከሚገባ በላይ ብዬ አምናለሁ። እኔ እንግዲህ እንደራሴ። ያው ቅድም እንዳወራውተኝ አልበቃኝ እስከሚል ድረስ ሠዓት ሲያንሰኝ ለምን ሠዓት አነሠኝ ብዬም እጠይቃለሁ። እንግዲህ በጣም የሚገርም በጣም እስከእሱ ድረስ እጠቀማለሁ ጊዜህን በእያንዳንዷ ነገር እያንዳንዷን ሠዓት ማሳልፍት ጠቃሚ በሆነ መረጃ ነው። በቃ ለትምህርቴ ወይም ለስራዬ አጠቃላይ ደግሞ ለአጠቃላይ እውቀት ደግሞ የሚያስፈልግ እውቀት አለ። ከእሱም አልፎ ከትምህርቱም አልፎ የሆነ የ የህይወት ጉዳይም አለ የእምነት ጉዳይም አለ። ቤተሰብ ጉዳይ አለ የወላጅ ጉዳይ አለ የወላጅ ነገር ጉዳይ አለ አካባቢ ፍቅር አለ አካባቢ ሲባል እሱስ እንደ ሁሉም ጊዜ አለውና አጠቃላይ ከጉረቤት ጋርም የምገናኝበት ሠዓት ማታ ምን ሰዓት ቀን ምን ሰዓት የሚለውን አመቻችቶ በደንብ እቅድ ባለው ሁኔታ ነው። የምጠቀመው እንግዲህ እኔ በዚህ ላይ እንግዲህ ጥሩ ልምድ አለኝ ብዬ አስባለሁ። ጥሩ ፍቅር አለ ብዬ አስባለሁ እንግዲህ እንደኔ እኔ እንደማስበው ነው። እና ጥሩ ሁኔታ አለኝ እያ ብየ አስባለሁ ለቀጣዩ ደግሞ አ ከዚህ የበለጠ አሻሽየ ስራዬን በደንብ በፍጥነት የምሰራበት አጋጣሚ አለ ብዬ አስባለሁ። እንግዲህ ሰው ካሻሻለ ነው ነገሩ ሁሉ። ያው በፍጥነት የምሰራበት አጋጣሚ አለ ነገሮች ፈጣን አድርጎ ሰርቶ ጨርሶ ሌሎች ስራዎች የምፈልግበት አጋጣሚ አለ። ምክንያቱም በአንድ ስራ መዋል በጣም ወደ ኋላ መቅረት ጥሩ አይደለምና። ፍጥነት ያስፈልጋል አለማችን ወዲው በጣም አጣን ፈጣን ስለሆነች አሁን ጊዜዎች እየሄዱ ስለሆነ አዳዲስ ነገሮች ተፈጥሮ ስለሆነ በጣም ፈጠን ሆኖ ነገሮችን ጭርስ አድርጎ በሰአት በቃ በሰአት በዚህም ሰዓት ሰዓት ይሰጣል። አሁን በተለይ በአብዛኛው አሁን የመስመር ስራዎች በሰአት ነው የሚከፈሉ አብዛኞቹ እና በቃ በዚህ ሰዓት ይሄን ያህል እከፍላለሁ ይሄን ያህል ስራ በቃ ፈጠን ፈጠን ነው ራሱን የቻለ ታይም የሚቆጣጠረን አውቃለው። ሰዓት የሚቆጣጠረ አለውና ያንን ተመርኩዞ አሰሪው ይቆጣጠራለኝ ሰሪው ደግሞ ሰአቱን ተጠቅሞ ፈጠን አድርጎ ጨርሶ ማስረከብ እሱ በጣም ጥሩ ልዩነት አለው የሚገርመው ጥሩ ጠቀሜታም አለው። የነሱም ለእኛ ጥቅም አለው። ያንን ቶሎ በሚገባ ሰዓት በደንብ ተጠቅሞ ሌሎች ደግሞ የሚቀጥሉት ስራ መስራት ነው። ከዛ ውጪ ይሄ ዝም ብሎ የነ የ የቋሚ ስራዎች የለም። አንድ ጊዜ የሚከፈሉ ስራዎች አሉ እነሱ ለምሳሌ አንድ ቀን ሁለት ቀንም ይፍጅ ሳምንት። ቋሚ የለም። በቃ ይህን ያህል ስራአለኝ ይህን ያህል እከፍልሀለሁ የሚባል ነገር አለ። አንድ ስራ ሰራቸ ለምሳሌ የተወሰነ ዶላር የሚከፈለኝ ከሆነ ያን ስራ እሰራለሁ። ሁለት ቀንም ሊፈጅ ይችላልሶስት ቀንም ሊፈጅ ይችላል አይታወቅም። በሰአት ከሆነ ግን በቃ በምሰራው ስራ ስ እያንዳንዷን ተቋጥራ የምትሰጠኝም እሱ ትልቅ አስተዋጽኦ አለው ብዬ አስባለሁ። እና ፍጥነት የጊዜ አጠቃቀም በተለይ የሠዓት ስራዎች የጊዜ አጠቃቀም በጣም ይወስናሉ በጣም ይወስናሉ በቃ። ፈጠን አርጎ ሰርቶ የሚቀጥለውን ስራ ለመስራት ትንሽ አስተዋጽኦ አለው ብየ አስባለሁ። እኔም እና የሚቀጥሉትንም የሠዓት ስራዎችን ለማድረግ እሞክራለሁ ጊዜን በደንብ በደንብ ከአሁኑ በላይ ለመጠቀም እፈልጋለሁ ብዬ አስባለሁ።

ጾም ትጾማለህ አረ በስመአብ ጥሩ ጥያቄ ነው ደስ ይለኛል። በደንብ ነው የምጾመው እንግዲህ ለማጋነንም አይደለም ራሴን ለማሳነስም አይደለም በደንብ ፆማለሁ እንግዲህ ማለት እንግዲህ ያን ያህል መቶ ፐርሰንት ያውቃል አይደለም ግን በቻልኩት አቅም ያው እንግዲህ እስከቻልኩት ድረስ እጾማለሁ ብዬ አስባለሁ ግዴታ ነው። በተለይ ኢትዮጵያ ላይ የሚታወቀው እንግዲህ ጥሩ እምነት አለ ብለን እናስባለን ጥሩ የተዋሃዶ ንጹህ የተዋሃዶ ኦርቶዶክስ እምነት አለ እና ኦርቶዶክስ ተዋህዶ እምነት አለን እና እንግዲህ እምነታችን የሚያዝዘው መጽሐፍ የሚያዝዘው አባቶች የሚያዙት ሊቃውንቶች የሚያዙት የተለያዩ መጽሐፍቶች ብራናዎች ድጓዎች ሁሉ የቤተክርስቲያን ቀኖናዎች የሚያዙት መጽሐፍ አለና እሱን ተከትለን አባቶች የሚሰጡን መመሪያ። እያንዳንዱ አጿማት አነሰ ቢባል ሰባቱ አጿማት ማንኛውም ሰው ከሰባት አመት በላይ እስከመጨረሻ እስከ እድሜ እስከሚሞትበት ሰዓት ያለው ከሰባት አመት ጀምሮ የሚጾምበት አጿም አለ ሰባት አጿማት በዓመቱ ውስጥ ማለት ነው። እነሱ እያንዳንዱ ሰዓት እያንዳንዱ ሰው የሚጾመው ለመስኮት እስከ ዘጠኝ ሰዓት ድረስ ነው በቃ። ያ ማለት እንግዲህ እስከ ቀኑ ስድስት እስከ ቀኑ ዘጠኝ ሰዓት ውሎ ነው እንግዲህ የሚቀመሰው እንግዲህ በህጉ ለሄደ ሰው ነው እንግዲህ። በዚያ ላይ ደግሞ እንግዲህ አቅም የሌለው ሰው አለ የታመመ ሰው አለ። በጣም የታመመ ሰው ከሆነ እንግዲህ ግዴታ ያው ፈጣሪ ሁሉን ይመረምራልና እሱ ያውቀዋል እዛ ላይ ነው የሚቆመው። ግን አቅም እያለሁ ጉልበት እያለሁ መጾም እየቻለ ሁሉ ነገር እያለው ጤና እያለው። እስከዚህ አልጾምም ማለት እንግዲህ ይሄ ቀልድ ነው ዋጋውን ይቀበላል። ያው ሰው በሰራው ልክ ነው ዋጋውን ይቀበልና። የሰራውን ታጭዳለህ የሚባል ነገር አለ የዘራውን ታጭዳለህ የሚባል ነገር አለና እንግዲህ ሰው የዘራውን ነው የሚያጭደው ሰው። እዛ ልክ እስከሆነ ድረስ እንግዲህ ጾም ራሱን የቻለ እንደ ክርስቲያኖች እንደ እኛ ህግ አለና ምንጾምበት። በተለያዩ ወራቶች ወራቱን እየጠበቀ ይመጣል ጾሙ እነሱን እናውቃቸዋለን በደንብ ያው እንጾማለን። የፍስክ ምግቦችን እንበላለን ስጋዎችን እንቁላሎችን ወተቶችን የተለያዩ የስጋ ተዋጽኦ የሆኑ ምግቦችን እንበላለን። ከሚቀጥለው ደግሞ ቃላት በኋላ ደግሞ የሆነ ዙር ጾም ይታካል በዚያ ልክ እንዲህ ራሱ እየደጋገምን የሚሄድ። ግዴታ እንደዚህ በቃ መደጋገም ጾም ብሎት ጾም ብሎት ጾም ብሎት እየሆነን የሚሄዱና። በዚያ ልክ ነው ያለው እና ትጾማለህ የሚል ጥያቄ? እንግዲህ ምንም ጥያቄ የለውም እንደኔ። በቻልኩት መጠን አቅም የፈቀደው መጠን ጾማለሁ ብዬ አስባለሁ እኔ እንግዲህ ያው ፈጣሪ ባለው መጠን ማለት ነው። እንጂ ራሴን አሁን ራሴ ከፍ አድርጌ ያው ሙሉ በሙሉ አድርጋለሁ ማለት ሳይሆን ያው እንግዲህ አቅም መጠን ነው የምጸመው። ከእሱ ጋር ተያይዞ እንግዲህ ያው ዘጠኝ ሰዓት ነው እንግዲህ ጾሙ ለቻለ ሰው እስከ ጤኑ በጣም ለቻለ ደግሞ ይቆያል እስከ አስራ አንድ ሰዓት ቢቆይ ይጨመርለታል እንጂ አይቀነስበትም ይላል። ከቻለ ደግሞ እስከ አንድ ሰዓት ቢቆይ እሱማ እንዴት አይነት ነገር ነው እንግዲህ ያው የነፍስ ጥቅም ስለሆነ ለኛ አይታየንም እንጂ እንደ ምድራዊ ሰፈር ነገር አይደለም። ያው እንግዲህ ፈጣሪ ነው ሁሉንም የሚከፍለው እና በዚያ ላይ ነው እንግዲህ ያለው ያን ተመርኩዞ ነው የሚሄደው። እና ደስ የሚል ሁኔታ ነው ያለበት ሁኔታ በዚያ ላይ ደስ ይላል። እና ጾም ማለት ጥሩ ነው። አእምሮን ያበረታል ብርታትን ይሰጣል ይኸው ለጊዜው የደከመ ይመስላል እንጂ ሰው ግን የአእምሮ ብርታት አለው ውስጣዊ ብርታት አለው። ውጫዊ የስጋ ጉልበት ሊደክም ይችላል ምን ይላል ምን ይላል የተለያዩ ነገሮች? ተጽዕኖዎች አሉ ፀሀዮች ብርዶች ምናምን ሁሉ ነገሮች አሉ። እሱ እሱን ወደ ጎን ትቶ ግን። የአእምሮ ብርታት የህሊና ደስታ ሀሴት ደስታ አምላክ ጋር የመገናኘት የፍቅር የሰላም የሆነ ውስጣዊ ሀሴት አለወ። የማይታይ ለሰዎች የማይታይ ግን ውስጥ ሰውየው ውስጥ ሰውየው ውስጥ ላይ ፈልቀቆ የሚያየው ነገር አለ የውስጣዊ ደስታ የሚባል አንድ ነገር አለ። ሰው ውስጣዊ ደስታ ሲሰማው ደስ ይላል እና እሱ ጋር ተይዟል። እና በሱ ላይ እኔ በጣም ደስ ይለኛል የሚገርምህ እኔ ጾም ሲሆን። አንደኛ ለስራ በጣም ወሳኝ ነው። ጠዋት ላይ ምንም ነገር አያስፈልግም ቀጥታ ወደ ስራ በቃ። መጀመሪያ እንጸዳዳለን ጸሎት በደንብ እናደርሳለን ከዝያ ወደ ስራ ነው። ከዚያም ሰዓት ሰዓት ወይ ዘጠኝ ሰዓት ሲደርስ ለምሳሌ አንዴ ቁጭ። እንመገባለን ትንሽ እረፍት አርገን ዙረን ወደ ስራ። በቃ። ብሎት ሲሆን ግን ያው እንግዲህ ቁርስም አለ እንዴ ይባላል የተለያዩ ነገሮች ይበላሉ እስከ ስድስት ሰዓት ይበላል ምሳ ላይ ይበላል መክሰስ የሚባል ነገር አለ። እራት ላይ ሲባል አብዛኛው ሰዓት ይሄዳል በቃ። በጣም ተጽዕኖ አለው እኔ እንደ እኔ እንደ እኔ አስተያየት ነው እንግዲህ። ወይ ደግሞ ፈልጎ ሊሆን ይችላል እሱን አላውቅም። እኔ እንግዲህ እና በዚያ ላይ ደስ ይላል በጣም ደስ ይላል በቃ። እና ጾም እንግዲህ ማለት በጣም ወሳኝ ነገር ነው ብርታት አለው ከአምላክ ጋር የሚያገናኝ ነው ከአምላክ ጋር መገናኘት ነው ከፈጣሪ ጋር። መገናኛ መንገድ በቃ ድልድይ ነው በቃ ድልድይ። በጿሚውና በፈጣሪ ዘንድ ያለው መንገድ ትልቅ መንገድ ነውና ደስ የሚል ነገር ነው። ነዝገራ እያይዞ እንግዲህ የምችለውን አቅም አቅሜ በፈቀደ በፈቀደው መልኩ እጾማለሁ ብዬ እያሰብኩ ነው። እየሞከርኩ ነው ቀጣዩን እንግዲህ ቀጥል በዚህ ያበርታህ ብዬ እንግዲህ ፈጣሪን መለመን ነው ያለኝ አማራጭ እና ደስ የሚል ነገር ደስ የሚደርስ ነው በመሰራቱ ደስ ይለኛል የኔ ራሱ።

"ፎቶዎችህን የት ታስቀምጣለህ?" እሺ ጥሩ ጥያቄ ነው። እንግዲህ ፎቶ ማለት እንግዲህ ፎቶ ማለት እንግዲህ የተለያዩ ማስታወሻዎች ናቸው። በመሰረቱ እንግዲህ ፎቶዎች በጥንቃቄ መቀመጥ አለባቸው። እያንዳንዱ ሰው ፎቶ የሚነሳው ፎቶ የሚነሳው ራሱም ሆነ ሌሎች ቤተሰቦችም ሆነው ሌሎች ነገሮችን ቦታዎችንም ሆነ የሚያስታውሰውም የሆነ የሆነ ስሜት ስላለ የሆነ የሚያስታውሰው ነገር ስላለው ስሜት ሚቀሰቅሰው ነገር ስላለው ነው። ችግርም ሊሆን ይችላል። ደስታም ሊሆን ይችላል። መከራም ሊሆን ይችላል። ሀዘንም ሊሆን ይችላል። ብቻ የሆነ የሚፈልገው ነገር ስላለ ነው። አሁን ፎቶ የምንነሳው እንጂ ማንም ሰው ዝም ብሎ ዘሎ ፎቶ ተነስቶ የሚያስቀምጠው ነገር የለም። ያው ዝም ብሎ እንዲህ ለዝነኛ ለመዝናናት ካልሆነ ፎቶዎች ግን ዋናኛ የራሳቸውን የቻሉ ማስታወሻ አላቸው። እና ሊያነሙ ያን ነገር ለማስታወስ ያው ፎቶ አየነው ቁጥር አዚጋ እኮ እንደዚህ ነበር እንደዚህ ነበር ያው ችግር ነበር። ደስታ ነበር፤ ይሄን ነገር ስጎበኝ ነበር። ይሄን ነገር ሳይ ነበር። የተለያዩ ነገር ሳይ ነበር። አዚህ ጋር ሀ እገሌ ጋር ጓደኛ ነበርኩኝ። በዚ ሰዓት እንደዚህ ያለ ችግር ነበር። ደስታ ነበረኝ ብሎ ለመግለጽ ነው። እና ከዚህ አልፎ ደግሞ ማንነትን ለመግለጽ ነው በቃ። በወህጻንነቴ ምን ነበርኩ በወጣትነት ምን ነበርኩ ያው ግማሽ እድሜ ሰሆን ምን ነበርኩ ትልቅ ሰሆን ደግሞ የሆነ ወደ መነኩሴ ወደ አረጋዊ ስሄድ ምን ነበርኩ የሚለውን ለማስታወስ ነው እሱ እሱ ነው ያለው ነገር እና እንግዲህ ከዚህ ጋር አያይዞ እንግዲህ እኔ ፎቶዎችን የምነሳቸው የመጀመሪያ ፎቶ የምነሳው የተለያየ ቦታ ለምሳሌ የእምንት ተቋማት ቦታ ሲሄድ የተለያየ ቅርጽ ቅርጾችን ሳይ ታሪካው ቦታዎችን ሳይ ከተማዎች ሳይድ ጥሩ ከተማዎችን ሳይ መዝናኛዎችን ሳይ የተለያዩ የተለያዩ ነገሮች በቃ የሚያስደንቁ ነገር ሰዎችን ወንዞችም ባሀሮችም ሸለቆችን ሸንተረሮችን ተራሮችን ሳይ እሱ እሱን አነሳለሁ ፎቶ ከዚያ በኋላ አንግዲ እነዚያ ፎቶ እንዴት እንዳይጠፉ ማስቀመጥ ነው ምክንያቱም አሁን ለምሳሌ በሚሞሪውን ይዘው ይጠፋል በፍሌሽም ይዘው ይጠፋል ስልክ ራሱ ይጠፋል ስልክ ሊጠፋ ስለሚችል ግዴታ እንግዲህ የትም ቦታ ታስቀምጣለህ ብለው ዋናው መፍትሄ የሚሆነው ጎግል ድራይቭ ነው በቃ እሱ በቃ ጥሩ አማራጭ ነው የምወስደው ኢሜላችን እስካወቅነው ድረስ ምንም በአየር ላይ ስለሚቀመጥ መረጃው የፈለገው ሰዓት የፈለገው ሺ አመት ቢቀመጥ እናገኘዋለን ምንም የትም አይሄድም ዋናው ግን ኢሜላችንና የለፍ ቃላችን ማወቅ ነው ዋናው ቁም ነገር ከእሱ ካለ የተለያዩ ነገሮችን እናውቃለን እና አብዛኛው ሰዓት እማስቀመጥ እኔ ጎግል ድረይቭ ላይ ነው ጎግል ድረይቭ አስቀምጣለሁ በምፈለገው ሰዓት የተለያዩ ሜሎች አሉ የስራ የሚል አለ የሁሉም እያንዳንዱ የራሴ ግሌ ኤሜል አለ ስላለ ኢሜል እከፍታለሁ ከዚያ መቀጠሉ የተለያዩ መረጃዎችን ስፈልግ ማግኘት ነው በቃ እሱ ችግር የለውም ቦታ አለው ቦታው ሲሞላ መግዛት ይቻላል ሌሎች የሚገዙ ቦታዎች አሉ በእጂ የሚገዙ ቦታዎች አሉ እነሱንም መግዛት እየገዙ መጨመር ነው ከሞላ መላሽ ካልሞላ አስራ አምስት አስራ አምስት ጂቢ በነፃ ይሰጣሉ እሱ እገባለሁ መረጃ እንግዲህ አስተማማኝ ማንም የማይሰርቀው ነገር ነው እሱ ማንም አየሰርቀው ስልክ ጠፋ አልጠፋ አያስጨነቅም ተበላ ኮምፒውተር ተበላሸ ወይ ላፕቶፕ ተበላሸ ላፕቶፕ ተበላሸ ምናምን እሱ አያስጨንቅም ያለው ነገር ዋናው ነገር እንግዲህ ማስቀመጥ ነውና እና ለመጀመሪያ ደረጃ ማስቀመጠውን ያዘጋል በጣም ወሳኝ ወሳኝ ሁሉም ፎቶ ደግሞ መሰረቱ ሁሉም ፎቶ አላስቀምጠውም ወሳኝ የምላቸው የኔ የምላቸውን አስታማማኝ የሆኑትን ያው ማንነት ነው የምገልጹ በደንብ አዚያጋ ይቀመጣሉ ያው እንግዲህ የምንፈልገው ሰዓት አወጣና ማየት እችላለሁ የተለያዩ ትዉስታዎች ቦታዎች ሸንተረሮች ጋራዎች ወንዞች ጓደኞች አብሮ አደጎች የተለያዩ የዩኒቨርሲቲ ተማሪዎች ዩኒቨርሲቲ ማለት ትንሿ ኢትዮጵያ ክፍል ማለት ነው እኛ እንደምናስበው ዩኒቨርሲቲ ማለት በቃ ሁሉን አቀፍ ስለሆነ የተለያዩ ሰዎች የምንገናኝበት ነው እንግዲህ ከየት ይምጣ ከየትም የምጣ ዩኒቨርሲቲ በላይ ትንሿ አንድ ሀገር እንደ ማለት ነው ኢትዮጵያ ትንሿ ኢትዮጵያ ላይ ብለን እንጠራታለን እንዲሁ ዩንቨርስቲ ማለት የፍቅር የሰላም የተለያዩ ደስታዎች ሀዘኖች የምናሳልፍበት ክፉን በጎን እንግዲህ ተማሪ ሲባል ብዙ ችግር ብዙ ችግር አለ ብዙ መጨናነቅ አለ በተለያዩ ዘይ ግዚያትም ያምናሳልፍበት አለ ተከትሎ እንግዲህ ያው እናሳልፍበት ጊዜ ስላለ አለ ያው እሱን እናክብራለን የተለያዩ ጊዜያት የምርቃት ለት የተለያዩ ነገሮች የተለያዩ ዝግጅቶች የሚነሳበት አለ እነሱን ለማስታወስ ይቀመጣሉ ፎቶዎች ከሱ በኋላ ያው እንግዲህ እያስቀመጡ እያዩ ያው በዚ ሰዓት እንደዚህ ነበር እያሉ ማስታወስ ነው ሌላም ምንም አደለም ከዉጭ ደግሞ አልፎ አልፎ እንግዲህ ያኛ አካባቢ የውስጥ ሰው ኖሮ ኖሮ የው መሞቱ አይቀርምና ሲያርፍ ደግሞ ፎቶዎች ያው የማስተዛዘኛ ሆነ ያሉ አልፎ ተርፎም ከአቀም ስነ ስረት በላይ ይቀመጣሉ ገሌ ገሌ ይባላል በዚህ ሰዓት በዚህ ከዚህ አመት እስከዚህ አመት ነበር ቢወጣ ከዚህ በኋላ በዚህ እንግዲህ በህመም ሊሆን ይችላል በአደጋ ሊሆን ይችላል ዙሮ ከዚህ አለም በሞት ተለይ ተብሎ ደግሞ ይቀመጣልኝ እሱ ሌላ መረጃ ስለሆነ እና ፎቶ እንግዲህ በተለይ መረጃን አስይዘው ስለሚቀመጡ ጠቃሚ ናቸውና ጎግል ድሬስ

ሰንደል ትለብሳለህ ለምን ነው? ጥያቄ ደግሞ እንግዲህ ጥሩ ጥያቄ ነው። አሁን ሰንዳል ማለት እንግዲህ ከነጠላ ጫማዎች ጋር የተያያዘ ነው። እንግዲህ ነጠላ ጫማ እንግዲህ አብዛኛው እንግዲህ እንደ አለማችን ተወዳጅ ነው እንደ ኢትዮጵያ ደግሞ እንግዲህ ነው የማወራው እኔ ከኢትዮጵያም ደግሞ እንደ ራሴ ግለሰብ ነው ወስኜ ነው የማወራው ግለሰቤን ራሴን ወክየ የማወራው። ግን ነጠላ ጫማ ጋር አያይዞ የምናወራው እንግዲህ በጣም ተፈላጊ ነው በጣም ተፈላጊ። ምክንያቱም በጣም ጥቅም አለው ንፋስ ያስገባል ሙቀት የለውም። የተለያዩ ነገሮችን እንትን ይላልና እሱ እሱ ደስ ይላል እኔ በቃ ሙቀት የለውም ምን የለውም ደስ ይላል። በቃ ያለው ነገር ደስ የሚል ነገር ነው ያለው እና እና ሰንደር የምትለው ጫማዎች ጋር አያይዟለሁ ነገር በጣም ተፈላጊ ነው። ደስ ትችላለኝ የተለያዩ ነገሮችን ከተለያዩ ለወክ ለምሳሌ የሆነ ጉዞ ለመሄድ አጫጭር ጉዞዎችን ለመሄድ ለመዝናኛ ሻወር የተለያዩ ገላ ገላዎችን ለመታጠብ እግሮችን ለመታጠም እሱን በጣም እንጠቅማለኝ። እና አብዛኛው ሰዓት ነው የምንጠቅመው እንደውም የምንጠቀመው እንደውም ሳንደል የሆኑ ጫማዎች እግር ተያያዙ ነገሮች እና እነሱን እነሱን ደስ ይላሉ እና ወሳኝ ናቸው ደስ ይላሉ። እኔ በመሰረቱም ምክንያቱም እውቀት የላችሁም በጣም ደስ ይላል በቃ ምቾት አለቸው በዚህ በተለይ ለቤት ለቤት በጣም ወሳኝ ናቸው። እነዚህ ነገሮች በጣም ወሳኛ ራሱ አይገለጻቸውም ለቤት ለመኝታ ክላስ ለመታጠቢያ ክላስ ለሽንቴት ምናምን እንደዚ ነገር እሱ በጣም አሳይ ናቸውና እሱ ጋር ተየዞ እንግዲህ እኔም በጣም እጠቀማለሁ። በጣም ነው የምጠቀመው የሚገርመው እኔ ድሮ እንደው ስድስተኛ አምስተኛ ከአንቶ በጣም እጠቀማለሁ ከዚያ ደግሞ ዘጠኝ አስራ ሁለት አንስቶ እጠቀማለሁ ዩኒቨርሲቲ በተለይ በጣም ጠቀሚ ነው ይሄ ነገር በጣም ጠቀሚ ነው። ዩኒቨርሲቲ ላይ ማለት ነው እና ስንጠቀም አለው እንግዲህ ደስ የሚል ነገር ነው እንግዲህ ለእግር የሙቀት የለውም አየር ያገኛል በደንብ ለመታጠብ ቀላል ናቸው። ትጠቀማለህ ለሚለው ጥያቄ ትለብሳለህ ወይም ትጠቀማለህ ለሚለው ጥያቄ እንግዲህ በጣም ወሳኝ ጠያቄ ነው ደስ ይለን እንዲሁም አሁን ራሱ አሁን ራሱ በዚህ ሰዓት ራሱ የሚገርመው ለብሻለሁ ሰንደል ነው። ክፍት ተጫዋች ክፍት ነጠላጫማት ለብሼ ያሉት ደስ ይለኛል በቃ ያው በቃ ደስ ይላሉ አዚሁ ወለል ለወለል ቤት ለቤት አዚው በቃ በቅርብ በቅርብ አለመሄድ ቤተክርስቲያን ለመሄድ ጠዋዩ ከተሞች ይደርስለው መንጣት በቅርማ እሱ ደስ ይላል ሽፍን ጫማዎች ደግሞ እንግዲህ አሉን እነሱ ለብርድ ነገር ሲነሳ የተለያዩ ረጅሙ ቀን ረጅም መንገድ ስንሄድ ምናምን እነሱን እለቅሳለሁ። እንደዚህ ክፍት ነገሮች ግን ደስ የሚሩት ነገር እንግዲህ በተለያየ መልኩ ምልልሳቸው ናቸውና በተለያየ የተለያየ ነገሮችን እንጠቀማቸዋለን በቃ በቅርቡ የምናገኛቸው ልዩነት የምናጋጭ ናቸው። ልዩነት ክላስ በተለይ ነገሮች ከቤት ከዋለ ከጓደኛ ጋር እንደዚህ ይላል የእግር ጉዞ አስነድ እሱ እሱ ጋር የምንጠቀማቸው ናቸው እና በጣም ደስ የሚል ነገር ነው ያለው እኔ እሰባለሁ እንግዲህ አሪፍ ነው በጣም ጥቅም አለው በጣም ጥቅም አለው። ቀላል ናቸው ምቾት አላቸው አይከብዱም ዋጋቸው ራሱ በተመጣጣኝ ነው በጣም የጨመረ አይደለም በቀላሉ ገስተን ለብዙ ጥቅም እንጠቀምባቸዋለን እና ዋጋቸው አዋጋቸው ጋራ እያዞራ እሱ በጣም ደስ ይለኛል በቃ አብዛኛው ሰው የሚጠቀመው እንደዚህ ጫማዎች ሳንድል ጫማዎች ነው። በተለይ ለሽማግሌ ትልልቅ ሰዎች ምናምን እነዚህ የሚጠቀማቸው እነዚህ ነው ለእግራቸው ቀላል ምክንያቱም እንዲከብዳቸው ይፈልጉና ቀለል ያሉ ነገሮች ተጠቅመው ወደሚፈልጉት በጣም እዚሁ እዚሁ አታንቀሳቅሰውም ለመዝናናት ምናምን ከጓደኛው የትልመድ ሼህ ቡና ለማለት ምናምን በዚህ ቀረብ ብሎ ለቃ ደርሰው ወደ ቤታቸው ይገባሉ ያርፋሉ። እንቅስቃሴ ሌላ ጥሩ ነገር ስለማትም እና እዚህ ጋር አየዝኖ ያንደው ነገር እና ደስ የሚል ስሜት ነው ያለው ከዚህ አጋጣሚ ነኝ ደግሞ እጠቀማለሁ በጣም እጠቀማለሁ። ሳንድል አዎ እዚህ ወደ ዶርሜጋ አቤትጋ ጋር ቤተክርስቲያን ስለምሄድ የተለያዩ ጓደኞች ጋር ሳገኘ ሻይ ቡና ስል የሆነ መታጠቢያ ክላስ ስሄድ ወንዞች ጋ ስሄድ ምናምን በቅርቡ ሲገናኝ ማታ ማታም ጉዞ ስሄድ በጣም ጠቀማቸውልና በዚሁ አጋጣሚ ደስ ይለኛልኝ። ግቢ ሳለው ምን እንደዚሁ ክላስ ክላሰድ ራሱ ቀለሙ ቀርሲውን እጠቅማለሁ አሁንም ቢሆን እንግዲህ የለበስኩት ራሱን እንደሱ ጫማ ነውና በጣም ይጠቀማል ከምንም በላይ አንዱ የህወታችን እንግዲህ መሰረት ነው ብለን እናስባለን እኔ ምክንያቱም ሙቃት ሸፈንጫ መሆናቸው ሙቃት አላቸውም። ማጽዳት አለብኝ ነገር ድካም አለውና የሆነ ለረዣዥም ጉዞዎች ካልሆነ የሆነ ለውርጭ ለምናምን ለብርዳማ ነገሮች ግን ሳትቀር እዛ ውጪ አለም እንጠቀሙን ግዲስ አንድ ያህሎችን እንዴ እና በጣም ደስ የሚል ነገሮች ናቸው። አሁን እጠቀማለሁ ለወደፊት እጠቀማለሁ በቃ ግድ የተወሰነ ነው እንግዲህ ምርት ውስጥ ምርት ውስጥ ካለ ድረስ ግድ ግድ ግድ ታጠቅማለህ በቃ እንግዲህ እንደኔ አሳብ። እና እንደዛ ነው ቀጣዩ ደግሞ እንግዲህ በሳፊው እንደምጠቀም ይሄን ባለቤቴ ልጆችም እንጠቀማለን እንግዲህ በዚህ ልክ ነው ያለው እኔ መረጃ ቀጥ ቀጣዩም እጠቀማለሁ ብዬ አስባለሁ እና በጣም ጠቃሚ ሳንደል በጣም ጠቃሚ መረጃ በጣም ጠቃሚ ጫማ ነው ብዬ

እሳት ማንደድ ትችላለህ? ጥሩ ጥያቄ ነው ይሄም እንግዲህ እሳት ማንደድ እንግዲህ እንደኛ ሀገራችን በመሰረቱ እሳት ማንደድ በጣም ሰው ይችላለኝ። በጣም ይችላል። እኛ ደግሞ እንደ ኢትዮጵያን እንግዲህ እሳት ማንደድ ትችላለት የሚለው በተለይ ወንዶችም ሴቶችም ይችላሉ የአብዛኛው ስራ የሴቶች ቢሆንም ወንዶቹን ግን በጣም እንሰራለን ግድ ነው እናነዳለን። ከዚህ ጋር አያይዞ እንግዲህ ሀገራችን ገና በማደግ ላይ ስላነሳለች እስካለች ድረስ ገና ነች ገና ማደግ ማደግ ላይ ነው ያለችው አሁንም ካደጉት ሀገሮች ተርታ ለመድብ ገና ብዙ ይቀራታል። እና አብዛኛውንም ስራ የምንሰራበት እሳት እያነደድን ነው የተለያዩ ነገሮች የምናበስለው። ለተለያዩ ምግብነት የምንጠቀማችሁ እያበሰልን በሰአት ማንደር ነው ሰዓት እያነደድን ነው የምንጠቀመው ያ ማለት እንግዲህ የኤሌክትሪክ ፍጆታዎች የሉም ማለት ነው። በትንሽ ከተማዎች አሉ በትልቅ ከተማዎች እንዲህ እንዲህ ያሉ በኑስ ከተሞችም አልፎ አልፎ በዝቅ ባሉ ከተሞችም በትንሽ ከተሞችም አልፎ አልፎ አሉ እንጂ። አብዛኛው እንደምታውቀው የኢትዮጵያ ማህበረሰብ አብዛኛው ኢትዮጵያ ህዝብ ሰማንያ አምስት ፐርሰንቱ ወይም ሰማንያ ፐርሰንቱ ግብርና ነው የምትተዳደረው እና ገበሬው አብዛኛው የሚጠቀመው ደግሞ እንግዲህ የእንጨት ማገዶችን በማንደር ነው። እንጨቶችን እንጨት መጠቀም ነው በቃ እንጨት እንጠቀማለን ከዚያ የተለያዩ ነገሮች እንጀራ የምንጋግረው ዋጥ የምንሰራውም። የተለያዩ የተለያዩ ምግብ የተለያዩ ጥራጥሬዎች እህሎች የተለያዩ ነገሮች የምናየው ስለሆነ እንግዲህ እንጨት በመጠቀም ነው በአጠቃላይ እንግዲህ ዋና ግብአታችን እንጨት ነው። እሱን ግን የምትጠቀመው ለማለት ነው እና አብዛኛው ገበሬዎች የምንጠቀሙ በዚህ ነው ተማሪዎችም እንዲህ የማዋለው ሳሊዬ ተማሪ ነኝ። ከተማ ስመጣም የምጠቀመው የሆነ ነው ወይ እንጨት ይዤ እመጣለሁ ከቤተሰብ ወይም ከ ከቤተሰቦች አመጣለሁ። ወይም እገዛለሁ ከዚሁ ስማር ሰዓት እያነደርኩ የምፈልገውን ያው እለት ተእለት የምመገበው ምግብ እያበሰልኩ እመገባለሁ ማለት ነው። እና ዋነኛው ግብአታችን የእሳት የምናነደው እንጨት እንጨት ነው ለማለት ፈልጌ ነው። እና እሳት ማንደድ ትችላለህ የሚለው በጣም ነው የምትችለው? በጣም እችላለሁ በቃ። ቀደም ከእናት አባት ሳለውም ገና ወደ ከተማ ሳልመጣ ትምህርት ላይ ያዘው እያሉ ራሱ ይችላሉ። በትንሽም እንድትችል ነበር ወጥ መስራት ምናምን እዚህ ነገር። አሁን ደግሞ እንግዲህ እንጀራ መጋገር በደንብ እችላለሁ ግዴታ ስማር ያስፈልገኛልና እጋግራለሁ ራሴ ለምጄ እጋግራለሁ እና ያ ሁሉ ግብአታችን እንጨት እየተጠቀምን የምናነደው። ከተማ ደግሞ እንግዲህ የኤሌክትሪክ ፍጆታ ነው አብዛኛው ይጠቀማል ያ ማለት ሁሉም ይጠቀማል ሳይሆን በቃ የተወሰነ ትንሽ የተሻሉ ሰዎች ኤሌክትሪክ ፍጆታ ይጠቀማሉ ያን በዚህ ነው የሚጠቀሙት። ሌላው ሰው ደግሞ እንግዲህ የተለያዩ እንጨቶችን እያነደደ ነው የገዛ በደኖች እያመጣ። የተለያዩ ነገሮችን እየገዛ ነው እንግዲህ የሚጠቀመው እና እሳት ማንደር ትችላለህ የሚለው በጣም ነው የምችለው? እኔ እንደ እኔ እንግዲህ አብዛኛው ሰው ይችላል በመሰረቱ ኢትዮጵያ ህዝብ ያው ግዴታ ግዴታው ስለሚያስለምደው ራሱን ሲመራ። ምን አላት የሚቀንሰው ያው? በትዳር ላይ ሲሆን ነው። የሴቷ ስራ አብዛኛው ስለሆነ እሷ ነው ሁሉንም በምትሰራው እንጂ ከዛ ውጭ ያለው ትዳር። በተለይ ትዳር እስከሚሆንበት ድረስ ባለው ሰዓት። ትዳር እስከሚይዝበት ባለው ሰዓት እሱ ሁሉ በጣም ከእሱ ላይ እንግዲህ ሰዓት ማደድ ግዴታ አለበት ሰርቶ መብላት ግዴታ ነው። የተለያዩ ነገሮችን እያበሰለ እየጋገረ የሚመግብበት ብዬ አላለው እና ከዚህ ውስጥ እንግዲህ አንዱ ነኝ እና። ተለያዩ ነገሮችን አበስላለሁ እችላለሁ ወጥ መስራት የተለያዩ ሾርባዎችን መስራት እንጀራ መጋገር የተለያዩ ስጋዎችን ማብሰል እንቁላሎችን ሁሉን ነገር እንግዲህ በእሳት እያበሰንን እንበላለን። እና እሳት ማንደድ ለሚለው ጥያቄ እንግዲህ ያው በጣም ነው የምችለው። እችላለሁ ቀደም ከቀደመት ጊዜ አታስቼው እችላለሁ አሁንም በደንብ እችላለሁ። ምን አላቸው ትንሽ እራፍት የነበረው ዩኒቨርሲቲ ሄጄ ሳል ዩኒቨርሲቲ ስንማር ያው የመንግስት ስለሆነ እነሱ ነው እንግዲህ የሚመግቡና ያን ያህል ከእሳት ቀሪ መቀራረብ ነገር የለንም ለአራት ለ አምስት አመት ያህል እንደረቃለን። የቤተሰብ ስንመጣ እንሰራለን። እዛው ጋር ስንሆን ግን ያው ትንሽ ተዘጋጅ ስለምንቀበል ችግር የለውም እንበላለን። እዛ ውጪ ግን እንግዲህ ባለንበት ሁኔታ ወይም ትዳር ይዘን ካልመራን። ሰው ትዳር ይዞ ካልመራ ግዴታ ማብሰል አለበት ወይ ከድስት ካልሆነ ወይ ትዳር ካልያዘ ብቻውን ከሆነ እንዲሁ። ለሴቶች ችግር የለውም። ለወንዶች ግን ያው ትንሽ ያስቸግራል ግን ቢሆንም ግዴታ ማንደድ አለብን እያልን እንድንሰራው ለማለት ነው። እና ሰዓት ማደድ ቀደም አስቼ ነው አሁንም እችላለሁ። ወደፊትም መስራት እችላለሁ ችግር የለውም። ሚስቴ ለምሳሌ ወይም ባለቤቴ ቢያማት ቢደክማት የሆነ መንገድ የሆነ ጉዞ ብትሄድ ምናምን እኔ እየሰራሁ እመገባለሁ ራሴን አልጥልም ማለት ነው። ያማረት እንግዲህ እሳቱን በደንብ አነዳለሁ። የምፈልገውን ነገር አበስላለሁ እመገባለሁ ይሄ ትልቅ እድልም ብዬ ነው የምናለው። እና ትልቅ ችሎታ ብዬ ነው እማምነው። እንኳን እና እሳት ማንደድ በጣም የምችለው እኔ

በእጅ መሸመን ታውቃለህ ለሚለው ጥያቄ ደግሞ ያው እንግዲህ። ምገረመው በሀገራችን በጣም ብዙ መሸመን የሚችሉ ሰዎች አሉና የተለያዩ ዲዛይን ያላቸውን ነገሮች ይሰራሉ ለምሳሌ እንደ ፎጣ የእናቶችን ቀሚስ ኮታ ጋቢ የሚባሉ ሰዎች አሉ። የተለያዩ ልብሶች በህለዊ ልብሶች አሉ። እና እነሱ እነሱን በጣም ይችላሉ ከእነዚህ እንግዲህ የጥጥ ውጤቶች ናቸውና ጥጡን ምሰረው የሆነ እናቶች ይፈትሉታል። ከዚያ በኋላ ወደ መሸመን ይቀየራል ወደ ተለያዩ ልብሶች ወደ ምንፈልገው ልብሶች በህለዊ ልብሶች በጣም ብዙ ነቸው የተለያዩ ቀምሶችም አልባሳቶች ይሰራሉ። ከዚህ ጋር አየይዞ ደግሞ እንዲሁ ደግሞ በጥለት ነገር የሚሰሩ ደግሞ አሉ እነሱ እነሱ ደግሞ ያው ይሰራሉ የተለያዩ ለምሳሌ በገዳማት ያሉ ሰዎች ይሰሯቸዋል። መነኮሳት ምናምን ይሰሯቸዋል ሌሎችም ሰዎች ይሰሯቸዋል ጥባብ ያላቸው እሱ ደግሞ ተለያዩ ፎጣዎችን እንደ ብርድ ልብስ አስመስለው። ያው በመካከለኛው እንደ ብርድ አይወፈርም ሳሳ ያለ ነው እሱ አሪፍ ናቸው ጥንከሬ አላቸው ይሰራሉ። እና በዚህ አጋጣሚ እንግዲህ መሸመን በሀገራችን በጣም የታወቀ ስራ ነው ብዙ ሰዎች ይሰሩታል በተለይ ሙስሊሞች በጣም ይሄን ነገር ይወዱታል ወንዶች በዚህ አጋጣሚ እንግዲህ እኔ መሸመን አልችልም። ያው እንግዲህ ትችላለህ ለሚለው በእጄ መሸመን በእጅ መሸመን ታውቃለህ ለሚለው እኔ አልችልም ሸምኜ አላውቅም እንግዲህ መሸመን አልችልም ማለት ነው። ያ ማለት እንግዲህ ማለቴ እንግዲህ አልፎ አልፎ ነው እንደ አካባቢያችን በመሰረቱ አልፎ አንዳንድ የሚችሉ ሰዎች አሉ አብዛኛው አይችልም። በተለይ የአሁኑ ትውልድ አሁን ለይ ያሉ ወጣት በሃያዎቹ በሰላሰዎቹ በአርባዎቹ በሃምሳዎቹ ያሉ ያን የህል አይደለም ድሮ ድሮ ነበረ ቀደም ላይ ያሉ እናት አበቶቻችን በደንብ ይሰሩት ነበረ። እዚሁ በቃ ራሳቸው ፈትለው ራሳቸው ሰርተው ነበር የሚለብሱት የሸማ እቃ ስራ ማለት ነው። ሰርተው የፈለጉትን ልብስ ሰርተው መልበስ ይችሉ ነበር። አሁን ላይ ግን እንግዲህ እንግዲህ አለምም ትንሽ እተሻሻለ ስለመጣች ቀጥታ ያሉ የመሽን ምርቶችን እየገዙ ከውጭ አገራት የሚገቡ ልብሶችን ነው አብዛኛው እየለበስን ነው የምንሰራው እየገዛን ምንለብሰው እና እኔ በእጅ መሸመን እንግዲህ አሁን አልችልም። አልፎ አልፎ አንዳንድ የምናውቃቸው ሙስሊሞች ወንድሞቻችን እህቶቻችን አሉ እነሱ በደንብ ይሰራሉ በደንብ ነው የሚሰሩት እነሱ ይችላሉ እስካሁን ድረስ ራሱ ይችላሉ። እኛ ግን እንደገጠመኝ አብዛኛውን ያድግነውም ወደ ገጠር አካባቢ ስለሆነ ገጠር እንግዲህ የሚታወቀው በእርሻ ስራ በተለያዩ ማሳዎች ላይ የተለያዩ አይነት ምርት ማምረት ነው እንጂ። ከዛ በኋላ ደግሞ ትምህርት አለ የሆነ ተምሮ ከታች ተምሮ ወደ ላይ መጣር ከተማ የመጣው ትምህርት ነው። ትምህርትም ራሱ የቻለ አንድ ስራ ስለሆነ ትምህርቱን ማስኬድ ነው እንጂ ያው የሽመነውን ስራ እናት አባቶቻችን ካልቻሉ እኛም ያን ያህል የመልመድ ፍቅር የለንም። እና የሆነ እነርሱ እንግዲህ የስተማሩን የእርሻ ስራ ነው እርሻ ነው የምንችለው እና መሸመን እኔ አልችልም። ከዚህ በኋላ የለውን ጊዜየቶችን እችላለሁ ብዬ አሰብም የለኝም ብችለው ደስ ይለኛል። ራሴን ብችል ብችል ደስ ይላሉ በቃ የተለያዩ ልብሶችን አዘጋጃለሁ ዲዛይን ያላችሁ ልብሶችን አዘጋጃለሁ ለራሴ አልፎም ለሰውም የ አንደኛ የገቢ ምንጭ ነው። እየሰራው በደንብ መሸጥ እችላለሁ በደንብ በጣም ውድ ነው እንዲሁ እኛ ጋር በጣም ውድ ነው። አንድ ልብስ ለመስራት እንኳን በጣም ብዙ ብር ነው ምጠይቁት እና አሁን ላይ ያለው። ምንም እንኳን የተለያዩ ልብሶች በተለያዩ ሀገራት እየተፈበረ እየተሰሩ ቢገቡም ግን ይሄን በጣም ልብሱ ለያት የለ ስለሚሆን ጥንካራ አለው ባህልን ይገልጻል ወግን ማድረግን አጠቃላይ ያለውን እሴት የሚባለውን ነገር ስለሚገልጽ። በጣም አይ እነዚህ ነገሮች በጣም ውድ ናቸው አሁን ይጨምራሉ። በተለይ እናቶች ትልልቅ አባቶች እናቶች የሚለብሱት እሱን ነው በቃ በሸማኔ የተሰራውን ስራ ውጤቶችን የሸማ እቃ ስራዎችን ነው የምወደቸው እና እሱ ጥሩ ነው። እና ብለምድ ደስ ይለኛል አንዴ የሙያ ዘርፍ ነው ለምጄ የተለያ ለራሴም ራሴን እችላለሁ የተለያዩ ነገሮች እሰራለሁ አልፎ ተርፎም ደግሞ እየሸጥኩ የተለያዩ ገንዘቦችን ባገኝ እኔ ደስ ይለኝ ነበር። እንግዲህ እስካሁን አልቻልኩትም ፍላጎቱም የለኝም። ከዚህ በኋላ ምን አላበት ሊኖርም ላይኖርም ይችላል። እንግዲህ የሰው ልጅ መቼም ገጠመኝ ለተለድ ሲኖር እንግዲህ የሚፈልገው ነገር ይኖራል። ገጠመኝ የሚያሰለጥነኝ ሰው ካገኘሁ ጓደኛ ካለኝ ሰዎችን ጠጋ ብዬ ካየሁት ሙያው ያን ያህል የሚከብድ አይመስለኝም እንግዲህ። ቀለል ነው። እና እሱ ሌላ አለ እንግዲህ ካለመድኩት አይ ደስ ይለኛል የተላያየ ትርፋ አተርፈበታለሁ ከራሴን እችላለሁ አልፎ ተርፎም ለሀገርም የም ለሀገር ውስጥም የሚሆን ምርቶችን አመርታለሁ በደንብ። አሉ እስካሁንም አሉ በጣም ሰዎች ይሰራሉ ደህና ደህና ብር ነው የሚሰሩባቸው የሚገርመው። ያው እኛ እንግዲህ ትንሽ እድሜያችን ገና ከሃያዎቹ ከሰላሳዎቹ እስከሆነ ድረስ ያን ያህል እኔ እድሜ ለምሳሌ ከሰላሳ ሃያ ዘጠኝ አመት የክል ስለሆነ ገና አልለመድኩትም። አብዛኛው ትምህርት በትምህርት ላይ ስለቆየው መሸመን አልቻልኩም። ለወደፊቱ እንግዲህ ልችልም ላልችልም እችላለሁ አይታወቅም ፍላጎቱ ካለኝ ግን እችላለሁ። እስካሁን ባለው እንግድይ የእጅ መሸመን ስራዎችን። አልቻልኩም ያው እንግዲህ ቀጣይ ሊኖርም ይችላል ለይኖርም ይችላል እስካሁን ባለው ግን ሁኔታ እያቸልኩ አይደለም ገና ነኝ ለማለት ፈልጌ ነው

በእንጨት እሳት ማብሰል ታውቃለህ? አዎ እንግዲህ ያው ከዚህ በፊትም በሌላ አርስ የተወያየንበት ተወያይተንበታል። ያው እንግዲህ ያ እሳት ማንደድ ነው የሚለው ይሄ ደግሞ በእንጨት እሳት ማብሰል ታውቃለህ ነው የሚለው አዎ ቅድም እንግዲህ የተለያየ እርስ እንዳወሳውትኝ። አብዛኛውን እንግዲህ ሰዎቻችን የኛ የኢትዮጵያ ህዝብ በሚባል ደረጃ አብዛኛው ህዝብ ሰማንያ ፐርሰንቱ እንዳልኩት ቅድም ከዚህ በፊት እንዳወራሁትኝ እንግዲህ ግብርና መር ነው በቃ የሚተዳደር በግብርና መር በከተማ ከተማዎች በጣም ትንሽ ናቸው። ያው አሉ ያደጉ ከተሞች ከዋና ከተሞች ጀምሮ እስከ ትንሽ ከተሞች አሉ በጣም ያደጉ አሉ አሉ ደህና ነው። እንግዲህ ግን ያን ያህል አይወክልም ሁሉ አገሪቱን ስለሚወከል። አብዛኛው ግን በግብርና ነው የሚተዳደረው ከኢትዮጵያም አልፎ በተለይ በአፍሪካ አለም ያለው አብዛኛው ህዝብ በግብርና መር ነው በውጮችም ይኖራሉ። ግን አብዛኛው አፍሪካ ህዝብ የሚተዳደረው በግብርና ነው በቃ የተለያዩ እርሻዎችን በማረስ ምናምን። እና እሱ እስካለ ድረስ ደግሞ እንግዲህ እንጨት አለ ግዴታ በእንጨት መጠቀማችን አይቀርምና። እንጨት ነው እንግዲህ የእንጨት እሳት የምንጠቀመው። የእንጨት እሳት ነው ጥሩ ነው የተለያዩ ነገሮችን አንደኛ ለማበሰል በጣም በቂ ነው። ተፈጥሮ ስለሆነ ማንም ያን ያህል ያን ያህል ማለት እንደፈለግነው ነው የምንጠቀመው መቆጠብ የሚባል ነገር ያን ያህል ብዙም አይደለም። ኤሌክትሪክ ምናምን ሲሆን ያው ትንሽ ቆጣሪ አለ ምናምን ይባላል የገጠር ስለሆነ ከቤታችን እስካለ ድረስ በዙሪያችን ከማሳ ከዚህ ከመስኮች ስላለ። የተለያዩ ዛፎችን እየቆረጥን ምናምን እያደረቅን ለማገዶ በጣም እንጠቀማለን እና በእንጨት ማሳ በእንጨት እሳት ማብሰል ታውቃለህ ለሚለው ጥያቄ በጣም ነው የምችለው እኔ። የእናት አባቶቻችንም ያሳደጉን በዚሁ መሰረት ስለሆነ እኛም ከዚሁ ተምረን የተለያዩ ምግቦችን እያበሰልን እንመገባለን። ያው እንግዲህ ስንማርም ሆነ ሌሎች ቦታዎች ስንሄድም እስካለን ድረስ ያው እንግዲህ ኑሮ ይቀጥላል ህይወት ይቀጥላል። ለመኖር ደግሞ መብላት ያስፈልጋል እና ግዴታ እየሰራሁ እበላለሁ አሁንም ራሱ እየሰራሁ ነው የምበላው። በቃ በእንጨት የተለያዩ ክሰሎችን የ እገዛለሁ እንጨቶች አሉ እንጨቶች እንጀራ መጋገሪያ ክሰሎች ለወጥ መስሪያ። ለተለያዩ ሻይ ምናምን ማፍያ የተለያዩ ነገሮች የተለያዩ ፍራፍሬዎችን ለመስራት እንዲሆነን። ሾርባዎችን ለመስራት ከሰል ቢገኝ ክሰል አሪፍ ነው ካልተገኘ እንጨት አሪፍ ነው። እነሱን ገዝቶ ክሰል ማለት የእንጨት ውጤት ነው እንጨቶች ሲነዱ በኋላ የሚወጣውን ነገር ነው ክሰል ማለት። እንጨቱ ከነደደ በኋላ ያው ሙሉ በሙሉ አመድ ሳይሆን ሳይሆን ያው የሚጠፋ ፓርት የሚጠፋ ነገር አለው እሱ። ከሰል ይባላል በጣም ቆንጆ ነው ለማብሰል ጭስ የለውም ምን የለውም። እንጨቱ መጀመሪያ ጭስ ስለሚኖረው እሱ ግዴታ እያነደድን ነው የምንጠቀመው እንግዲህ። እና በእንጨት ማሰልጠን ትችላለህ ታውቃለህ ለሚለው ጥያቄ? በጣም እችላለሁ። እንግዲህ ያደኩበትም ነው። የገበሬ ልጅ ነኝ የአርሶ አደር ልጅ ነኝ። የአርሶ አደር ልጅ ስለሆንኩ እንግዲህ ያው እነሱ ስላሳደጉኝ በዚህ መልኩ ስለሆነ እንጨት በእንጨት ነው አብስሎ ያሳደጉኝ። እኔም የነሱን ፈለግ የነሱን መመሪያ ተከትዬ እንግዲህ ያው የተለያዩ ስራዎች እየሰራሁ ለራሴ ለሆዴ። አሁን ባለቤት ብትኖረኝም አብዛኛውን ስራ እሷ ብትሰራውም በእሳት በማብሰሉን እንጨት ማብሰሉን እሷ አብዛኛው ሰዓት ብትሰራውም እኔ ወደ ውጭ ያሉት ስራዎች ብሰራም። ግን እሷ ስትታመም ስትወጣ ሲደክማት የሆነ በመወለደችበት ጊዜ ምናምን። እኔው ራሴ አብሬ በደንብ እየሰራሁ ለእሷም ለኔም አብረን እየሰራን እንበላለን በፍቅር በሰላም ልጅ ለማሳደግ። ምናምን በቃ ግዴታ መኖር አለብን እንግዲህ ህይወት ይቀጥላልና በዛ ልክ ነው ያለው። እና እኔም እየሰራሁ አበላታለሁ እንመጋገባለን አብረን። አብዛኛው ስራ የእሷ ቢሆንም ግዴታ እኔ መስራት አለብኝ ይሄ ስራ ክፍፍል የሚባል ነገር የለም። ያው እንግዲህ አብሮ በጋራ መስራት የሚባል ነገር የስራ ባህል የሚባል ነገር አለና። እና በእንጨት እንግዲህ እንጨት በጣም ጠቃሚ ነገር ነው ያው በጣም ጠቃሚ እንጨቶች ይለያያሉ። ጠንካራ እንጨት አለ ቶሎ የሚያልቅ አለ የተለያዩ እንጨት ናቸው። በጣም ብዙ እንጨት አለ የእንጨት ዘር የእንጨት አይነት በጣም ብዙ አለ ስማቸው የተለያየ ነውና። እንግዲህ። ለኛ አሪፍ የምንላቸው ጥሩ እሳት ላይ ሲገቡ ሲነዱ ጥሩ ልልና በጣም ይቆያሉ ቶሎ አያልቁም የሚሉት እንጨቶችን እንመርጣቸዋለን እነሱን በደንብ እናደርቃለን። ከዚያ ለምሳሌ እንደ ባህር ዛፍ እንደ ቅንጭብ እንደ ወይራ የተለያዩ ነገሮችን እንደ ጽድ ያሉ። እንቆራርጥና እናደርቃቸዋለን ከዚያ በደንብ ፈርክሰን ካደረቅን በኋላ ለምን ለማገዶነት ወይም በእሳት ላይ ጨምረን እያነደድን የተለያዩ የምንፈልገውን ምግቦች እናበስላለን እንመገባለን። ያው እንግዲህ ከተማ ከገባን ደግሞ እንግዲህ የተወሰነ ገቢ ካለን ገቢያችን አሪፍ ከሆነ ደህና ከሆነ ወደ ኤሌክትሪክ ወደ ኤሌክትሪኮች ይቀይራል ማለት ነው። አብዛኛውን ግን ከተማ የራሱ አብዛኛው የሚጠቀመው ግን በእንጨት ነው አሁንም። አብዛኛው ሰው የሚጠቀመው በእንጨት ነው ያው እንጨቶች ሊገዛ እንጨት ከሌለው። ከአካባቢው ይገዛል ሰዎች ያመጣሉ ይሸጣሉ እነሱን የገዛ ለማገዶነት ለእሳትም ለእሳት ማብሰያ። ለምግብ ማብሰያ በደንብ ይጠቀማል ማለት ነው። እና እንጨት በጣም በእንጨት በጣም ማብሰል

በድን ቋንቋ ታምናለህ ለሚለው ጥያቄ ደግሞ እንግዲህ ቋንቋ ማለት እንግዲህ መገለጫ ነው እያንዳንዱ ሰው መግቢያ በያን እንግዲህ ቋንቋ መግቢያ ነው የሚባል አለ እንግዲህ ቋንቋ ማለት እንግዲህ ሲወለድ ከእናት አባቱ ይዞት የሚርሰው ነገር ነውና ለመግባባት ሰዎች ከሰዎች ጋር ተገብተው ለመኖር መኖር ቋንቋ መኖር እንግዲህ ሰው ሊመኖር አይችልምና ከበረ በጣም ያው እንግዲህ በአንድ ወቅት እንደውም ታሪክ እንደሚያስረዳን እምነትም የተለያየ እምነቶችም እንደምንሰማው በተለይ እኛ እምነትም እንደኛ እምነትም ቋንቋ እንግዲህ ሰዎች በፊት ሲኖሩ የተለያየ ነገሮች በቃ የተለያዩ ነገሮችን ለምሳሌ እንደ ባቢሎን አሉ ያው መጨረሻ ላይ ሀጢያታችን በዛ ሲሄድ ቋንቋቸውን ደበላለቀው ይላል አምላክ አምላካችን ቋንቋቸውን ደበላለቀባቸው ከዚህ መግባባት አልቻሉም የሆነ ነገር እየሰሩ ነበር የሆነ ህንፃ እየሰሩ ነበር እንግዲህ ህንፃውን መስራት አልቻሉም በቃ ቋንቋ ተደባለቀ ምን እንደሚለው ምን እንደ አንዱ ምን እንደሚል አንዱ ምን እንደሚያዳምጥ አልገባውም እና ከዛ ላይ በቃ አቆመ ያው እንግዲህ ከዚያ በኋላ ቀረ ያለው ህንፃም በዚያው ላይ ቀረ ይባላል ተንዶ ያው እንግዲህ ወደ ፍርስራሽ ተቀየረ ይባላል ይሄው ታሪክን የሚነግረን መጽሐፍ ላይ የምናነበው ነገር ነው የባቢሎን ግንብ ይባላል የባቢሎን ህንፃ ይባላል እንደውም ከነስሙ በድን ቋንቋ ታምናለህ? የሚለው እኔ እንግዲህ ቋንቋዬን በራሴ ቋንቋን የምናገረው በራሴም ቋንቋ አምናለሁ፣ መገለጫ አለኝ ራሱን የቻለ ራሱን የቻለ መገለጫ አለው ትርጉም አለው ምን እንደሆነ የት እንደመጣ ምን እንደሆነ እንግዲህ እንግባበታለን እንግዲህ እናት አባቶቻችን ያሳዙን ቋንቋ ነውና ሁሉም ሰው የተወለደበትን ቋንቋ ይይዛል የሀገሩን ቋንቋ ይይዛል እሱ ደግሞ ራሱን የቻለ ትርጉም አለው፤ መገለጫ አለው፣ ባህል አለው፣ ወጋ አለው፣ ምን ማለት እንደሆነ እንግዲህ የት እንደመጣ መጀመሪያ ጊዜ እንደ እንደፈለሰፈው እንደተጋባበት እንግዲህ ተለያዩ መረጃዎች ይኖራሉ እሱን መነሻ አድርገን እንግዲህ ቋንቋ ማለት እንግዲህ የሆነ ማምነው ቋንቋ አለኝ ለምሳሌ አማርኛ ቋንቋ የምችለው ትዉልዴም አማርኛ ስለሆነ አማርኛ በደንብ እችላለሁ በቃ ግድ ነው አማርኛ ግድ ቋንቋዬ ነው መግባቢያም ስለሆነ ከተለያዩ ሰዎች ጋር እኔን መሰል እኔን ከሚመስሉ ሰዎች ጋር እግባባበታለሁ በቃ በመሰረቱ አብዛኛው የኢትዮጵያ ቋንቋ አማርኛ ነው ሌሎችም አሉ ግን አብዛኛው በሰፊው የሚነገረው የስራ ቋንቋ ተብሎም የሚወሰደውም አማርኛ ነው የሁሉም መግባቢያ ነው እንግዲህ እንደ አጠቃላይ እና አማርኛ ቋንቋ በጣም መጠነ ሰፊ ያለው በጠ ቦታዎች የሚነገርበት ስለሆነ በጣም ያገሪት በጣም አብዛኛው ቋንቋ አማርኛ ነው። አማርኛ ቋንቋ ነው እንግዲህ ቋንቋዬን እማም አምንበታል በቋንቋ በቋንቋ ይኮራለሁ፣ መገለጫዬ ነው፣ ባህሌ ነው፣ ወጌ ነው፣ ማረጌ ነው፣ ቱዉፊት ነው የሚባል ነገር አለ ዘውግ የሚባል ነገር አለ እንግዲህ ቀደም አባቶቻችን የመጣ እየተወራረደ የመጣ ነውና ያው እንግዲህ እስካለን ድረስ ትውልዱ እስከሚቀጥለው ድረስ ቋንቋ ማውሮ ይቀጥላል አይሞትም፣ መጠነ ሰፊ ስለሆነ እንግዲህ ይቀጥላል ያው አንዳንድ ቋንቋዎች በትንሽ አለው የሚነገሩ ያው እንግዲህ ሰዎች እስካሉ ድረስ ይነገራል ሰዎች ወደ ሌላ ነገር የሚንቀሳቀሱ ወይም ሌላ ቋንቋ ከለመዱ ይኸው ሊጠፋ ይችላል ይሄ ግን በጣም ሰፊ እስከሆነ ድረስ ሊጠፋ ይችላል ይሄን አላስብም። ትውልድ ስለሚቀጥል በጣም ሰፊ ነውና መግባቢያውም ሰው ይሄ ነው ሌሎች ቋንቋዎችን የመልመድ ባህሪም ብዙም የለውም የተማረውም ትንሽ ወደ እንግሊዘኛ ሌሎችን መልመድ የሚችለው እንጂ ሌሎች ቋንቋዎችንም ኦሮምኛ፣ ትግሪኛ መልመድ ይችላል። ይሄ ግን አብዛኛው ያልተማረ ሰው ከዚሁ አካባቢ የሚኖር ሰው ከሆነ ግን ግዴታ አማርኛን ነው መስማትም መናገር የሚችለው መግባባት የምችለው የተለያዩ ስራዎች የሚሰራዉም እንግዲህ በአማርኛ ነውና አማርኛ ቋንቋ በድን ቋንቋ እንግዲህ ያው ታምናለህ የሚለውን በጣም አዎ እምንበታለሁ፣ እናገርበታለሁ፣ እኮራብበታለሁ፣ እንግዲህ እሱ ነው እንግዲህ ያለው ነገር እና ቋንቋ መግበያ ከመግበያ ማለፉ ማንነት መግለጫ ነው። በይታ ራሱ ምንኛ ቋንቋ ይችላል ግን ስንናገር ቋንቋ እንደዚህ ነው ተውሎ እንግዲህ ሰዎች መፈረጅ የምንችለው ወይም መናገር የምንችለው በዚህ ከዚህ የተነሳ ነውና ቋንቋ እንግዲህ በጣም ጠቃሚ እንደሆነ እናምናለን አስተማሪ ነው፣ መግባቢያው ነው ሰዎች ተለያዩ ስራዎችን ለመስራት ዘተለያዩ ነገሮችን ለማከናወን እሳቤያቸውን፣ ሀሳባቸውን በጽሁፍም ሆነ በመናገር የተለያዩ ሀሳቦችን እየፈበረኩ ወይ እየፈጠሩ ስራዎችን ለመስራት የተለያዩ ችሎታ ቢኖራቸውም በቋንቋ ነው መግባባት የምንችለው በቃ እንግባባለን ስብሰባዎችን የተለያዩ ውይይቶችን እናደርጋለን በቋንቋ እንግባባለን ከዛ የምቀጥለውን ስራ እናስኬዳለን። ያው እንግዲህ በድን ቋንቋ ታምናለህ ለሚለው በቋንቋ አምናለሁ እንግዲህ እኔ የራሴን ቋንቋ አምነዋለሁ የሌሎችም እንዲሁ የራሳቸው አላቸው ግዴታ ነው ስለዚህ ቋንቋ እንግዲህ ማለት ትልቅ መሳሪያ ነው ሰው ለመኖር ግዴታ ቋንቋ ያስፈልገዋል፣ ምግብ እንደሚያስፈልገው ሁሉ ቋንቋ ካላለው ምንም ምንም ዋጋ የለውም በቃ ምን እንደሚያደርግ እንኳን አያውቁም ቋንቋ ሲኖር ነው እንግዲህ ይሄን አድርግ አታድርግ የሚለውን መመሪያ ይዞ መስራት የሚችለው እና ቋንቋዬን በደንብ አምነዋለሁ፣ እተማመንበታለሁ እኔም እችላለሁ በደንብ።